ዜናውን ከየት ታገኛለህ? ዜናውን ከተለያዩ አማራጮች አገኛለሁ በተለይ ማህበራዊ ሚዲያ ላይ። አዎ ያንን ቀድሞ ያየሁት። በዛም እንግዲህ ማህበራዊ ሚዲያዎችም እንደሚሰሩ እንዴት እንደሚሰሩም በደንብ እንድረዳ አስችሎኛል። ከዛም ውጪ እንግዲህ። አሰራሩ ነው። ምክንያቱም ብዙ ጊዜ በተለይ እንዲህ አይነት ፕላትፎርሞች የሚሰሩበት የራሳቸው መንገድ አለ እና እንዴት ነው የሚሰራው የሚለውን ነገር። በምን አይነት መንገድ ነው የሚሰራው የሚለውን ነገር። በደንብ እንዳውቅ አድርጎኛል። ያ ደግሞ ነገሮችን በቀላሉ ለመረዳት ለማወቅ። ያለንን እውቀትም ለማሳደግ። በተመሳሳይ ደግሞ ያው ማህበራዊ ሚዲያ ላይ ሲሆን ደግሞ የተለያዩ ስራዎችን ለመስራት። ይረዳናል ያንን ዜና መስማታችንና ማወቃችን። አለም ላይ ያለውን እየተሰራ ያለውን ነገር በደንብ በሚገባ ለመረዳት ይረዳናል። ያንን አደርጋለሁ አብዛኛውን ጊዜ እንደዛ ነው የምረዳው። በተለይ ማህበራዊ ሚዲያ ላይ ያለውን ነገር። በማየት ዜናዎቹ ምን አይነት ናቸው በምን አይነት መንገድ ይሰራሉ የሚለውን ነገር። ለማወቅ ይረዳል ማለት ነው። ያ ደግሞ በጣም ትልቅ ጥቅም አለው። በተለይ ሰፋ ያለ ስራዎችን። ለመስራት ስለ ነገሮች ለመረዳት አለም ወዴት እየሄደች ነው? ምን እየተፈጠረ ነው? ቴክኖሎጂ የዚህ የ ኤአይ ቱሎች ወዴት እያደጉ ነው በምን አይነት መንገድ እየመጡ ነው የሚለውን ነገር ለማወቅ እና። ኢቭን እነሱንም ደግሞ እንደ ስራ ወስዶ ለመስራት ምክንያቱም አሁን ብዙ ነገሮች ከማህበራዊ ሚዲያ ጋር እየተገናኙ ስለሆነ እነሱ ራሳቸው እንደ ስራ አድርጎ ለመስራት በጣም ጥሩ አማራጭ ይመስለኛል

ምን ያህል ጊዜ ስብሰባ ታደርጋለህ? እንግዲህ ብዙም ጊዜ ስብሰባ አላደረገም ግን በተወሰነ ለምሳሌ በአሥራ አምስት ቀን አንድ ጊዜ ወይም ሁለት ጊዜ ስብሰቦችን እናደርጋለን ያም እንግዲህ ረጅም ሰአታችንን ከስራ ጋር በተገናኘ ስላለው ነገር እንዴት ራሳችንን ማሻሻል እንዳለብን ስራው ደግሞ በምን አይነት መንገድ እየሄደ እንደሆነ እንድንረዳ አደረገናል በዛ ምክንያት እንግዲህ ሁልጊዜም ባይሆን በተለይ በሳምንት አስራ አንዴ በሳምንት አንዴ ወይም ሁለቴ ስብሰባ እናደርጋለን ማለት ነው፤ ያም ስብሰባ እንግዲህ እንዳልኩት ስራውን በተመለከተ ነው ብዙ ጊዜ ዝም ብለን ሳይሆን በየሳምንቱ ስንሰበሰብ ወይም በየአሥራ አምስት ቀኑ ስንሰበሰብ ለስራው ማምጣት የምንፈልገውን ነገር ወይም መጨመር የምንፈልገውን ነገር እናደርጋለን ማለት ነው ያ ደግሞ በጣም ይረዳናል በተለይ ይሄ ነገር በጣም በጣም እያደገ ሲሄድ በጣም ጥሩ ነው ብዬ አስባለሁ እያንዳንዱን ነገር ለመረዳት እያንዳንዱን ነገር ለማወቅ በጣም ትልቅ ጥቅም ያለው ይመስለኛል ስለዚህ እንዳልኩት በሳምንት ውስጥ ቢያንስ አንድ ጊዜ ወይም ደግሞ በአሥራ አምስት ቀን አንድ ጊዜ ስብሰባዎችን እናደርጋለን ስራን በተመለከተ ከስራ ጋር የተገናኙ ነገሮችን በተመለከተ ስብሰቦችን አድርገን የተለያዩ አማራጭ መንገዶችን እንፈልጋለን ያም አማራጭ መንገድ እንግዲህ እኛን የሚያሳድገን የሚረዳን ይሆናል ማለት ነው በዛ ምክንያት እንግዲህ እንዳልኩት የሰብሰባም ትልቁ ጥቅም ካለው ነገር ዝም ብሎ ተሰብስቦ ጊዜ አሳልፎ ከመለያየት ባለፈ አንድ ላይ በመሰብሰብ ለተለያዩ ነገሮች ላሉ ጥያቄዎች ወይም እየተሰሩ ላሉ ስራዎች በደንብ መፍትሄ የሚሆን ወደፊት የሚጠቅምን ነገር መጨመር መቻል ነው ብዬ አምናለሁ እና በዛ ምክንያት ስብሰቦችን እናደርጋለን ስብሰቦችንም ስናደርግ እንዳልኩት በየጊዜው አይሆንም በተወሰነ ጊዜ አንዴ ነው ሶ ያ ደግሞ በደንብ ነገሮችን እንድናሻሽል ይረዳናል።

ወደ የትኛው ቦታ ተጉዘህ ታውቃለ? ወደ ብዙ ቦታዎች ተጉዠ አውቃለሁ ወደ ክልል ከተማዎች ወደተለያዩ አካባቢ ውስጥ ተጉዠ አቃለሁ በዚህም ጉዞዬ ላይ በጣም ብዙ የሚያስደንቁ ትልልቅ ነገሮችን አይቻለሁ ለምሳሌ ጅማ የምትባል ኢትዮጵያ ውስጥ ያለችን ከተማ አይቻታለሁ እና በጣም የሚያምር ካልቸር አለበት የሚያምር የሚያምር የምግብ አበላል ወይም ደግሞ የመመገብ ባህል የመመገብ ባህል ያለበት ስርዓታቸው አለባበሳቸው እኚህ ሁሉ ነገር በጣም ያስደንቃል በተመሳሳይ ደግሞ ወደ አማራ ክልል ወደ ሰሜኑ ስንሄድ ደግሞ እዚሁ ኢትዮጵያ ውስጥ አንድ በጣም ያየሁት ትልቁ ውበት የሚመስለኝ ነገር ህንፃዎቹ የህንፃዎቹ ኪነ ጥበብ በጣም ያስደንቃል የተሰሩበት መንገድ የፎቆቹ ሁኔታ ኢቭን አንድ ከአንድ ፍልፍል ብቻ ከአንድ ድንጋይ ብቻ የተሰራ በጣም ታሪካዊ የሆነ የላሊበላ ቅርስ አለ እንደዚህ አይነት ቅርሶች በጣም ያስገረሙኛል እንደዚህ አይነት ነገሮች በጣም ትልቅ ውበት ናቸው ብዬ አስባለሁ ለሀገርም ለማህበረሰብም ለሁሉም ሶ ያ ስለሆነ በጣም በሚገርም ሁኔታ እነዚህን ነገሮች መመልከት እና ውበታቸውን ማድነቅ በጣም ደስ ይለኛል ስለዚህ ይሄንን በጣም አስተውያለሁ ይሄንን በጣም ተመልክቻለሁ እንዳልኩት ውበታቸውንም በሚገባ አይቼ አድንቄያለሁ ማለት ነው ስለዚህ ይበልጥ ያደረኩት ነገር ይሄ ነው እንግዲህ እና መጎብኘትም ደስ የሚለኝ እና የሄድኩባቸውን ቦታዎች ስዘረዝር ወደ ኢትዮጵያ ወደ ሰሜኑ ወደ ጎንደር ሄጃለሁ በተመሳሳይ ወደ ትግራይ ስሄድ ደግሞ ወደ መቃለ ሄጀ አውቃለሁ በተመሳሳይ ደግሞ ወደ ኦሮሚያ ስንመጣ እንደ ጅማ አይነት ከተሞችን አዳማ አይነት ከተሞችን አይቻለሁ አሁንም ያለሁት ወደዛው አካባቢ ነው ስለዚህ በጣም የሚደንቁበት አይቻለሁ እዚህ አካባቢ ላይ በጣም የሚደንቅ ነው የሚያምር ነው።

ሳህኖችን ማጠብ ትወዳለህ? አዎ ሳህኖችን ማጠብ እወዳለሁ በተለይ ከተመገብኩባቸው በኋላ የግድ የነሱን ንጽህና መጠበቅ ስለሚያስፈልግ መልሰንም ስለምንጠቀምባቸው እነዚህን ሳህኖች አጥባለሁ በተለይ የበላሁባቸው ከሆኑ ሳህኖቹን በሚገባ አጥባለሁ። እንዳልኩት ያው ሳህን ብቻ አይደለም የምናጥበው ምክንያቱም ሰው የሚጠቀመው የተለያየ አይነት ነገር ሊሆን ይችላል ለምሳሌ ምግብ በልተን ከሆነ አብረን የምንጠጣው ነገር ሊኖር ይችላል ሻይ ሊሆን ይችላል ቡና ወይም እንደዚህ አይነት ነገር ስለምንጠቀም አብሮ ስኒዎችን ምናምን የማጠብ ነገር ይኖራል። ሶ በዛ ምክንያት ሳህኖችን አጥባለሁ እንዳልኩት ደግሞ በተመሳሳይ እነዚህን ብርጭቆችም ሌሎችንም ደግሞ ከተጠቀምኩባቸው በኋላ በሚገባ ንጽህናቸውን እጠብቃለሁ ማለት ነው። በተለይ ቀን ላይ ብዙውን ጊዜ ቁርስ ሲበላ ያው ቁርስ ሲበላ ቤተሰብ ተሰብስቦ የመብላት ባህሪ ይኖረዋል ያው ምሳ ውጪ ሊበላ ይችላል በስራ አጋጣሚ በተለያዩ ነገሮች በተመሳሳይ እራት ነው ቁርስ ግን ቤት ውስጥ ስለሆነ ተበልቶ የሚኬደው ሲወጣ በዛ ምክንያት በደንብ እነዚህን ሳህኖች ሰብሰብ አድርጌ የቤተሰቤንም የእኔንም ብዙውን ጊዜ አጥባለሁ። አንዳንድ ጊዜ በተለያዩ አጋጣሚዎች ካልሆነ በስተቀር አብዛኛውን ጊዜ እኔ ነኝ የበላሁባቸውንም ቤተሰብም ደግሞ የተጠቀመባቸውን እነዛን ሳህኖች ማጥበው በተመሳሳይ ደግሞ ለምሳሌ ብፌ ውስጥ ያሉ ሳህኖች ከሆኑ እንዳይቆሸሹ ንጽህናቸው እንትን እንዳይልና እንዳይጎዱ እነሱን እያወጡ የማጠብም በደንብ ንጽህናቸውን ጠብቆ እንዲቀመጡ የማድረግም ባህሪ አለኝ። እና ይሄንን አደርጋለሁ ስለዚህ ሳህኖችን ማጠብ እወዳለሁ። አዎ

ምን የቤት እቃዎችን ትጠቀማለህ? ከቤት እቃዎች እንግዲህ የምጠቀመው ለምሳሌ ሳህኖችን እጠቀማለሁ ብርጭቆዎችን በተመሳሳኝ ማሽኖችን ደግሞ ይሄ የቡና መፍጫ ማሽን የሻይ ማፊያ ማሽን እንደዚህ አይነት ነገሮችን በተለይ ለየእለት ተእለት ኑሯችን ጠቃሚ ሆኖ ለመመገብ የሚጠቅሙን ለመጠጣት የሚጠቅሙን ስራዎችን ለመስራት ለምሳሌ ደግሞ ቤት ንጽህናውን ለመጠበቅ ልንወለውል እንችላለን ልንጠርግ እንችላለን በተመሳሳይ ለመዝናኛነት ደግሞ ቴሌቪዥኖችን እንመለከታለን እና እንደዚህ አይነት የቤት ውስጥ እቃዎችን በሚገባ እጠቀማለሁ ያው እንዳልኩት እንግዲህ ብዙን ጊዜ የምጠቀመው ቤት ውስጥ ስሆን ስለሆነ እነዚህን ነገሮች በሚገባ እጠቀማለሁ ያው እንዳልኩት አማራጫቸው በጣም የተለያየ ነው ለምሳሌ ምግብ ልንመገብ ስንል የምንጠቀማቸው ነገሮች ሳህኖች ናቸው ለማብሰል ደግሞ ድስት እንጠቀማለን ያንን ነገር ለመስራት ቢላ መክተፊያ ቤት ውስጥ ያሉትን ደግሞ እነዚህ አትክልቶችን ለምሳሌ ፍራፍሬዎችንም ሊሆን ይችላል አትክልቶችን እንደ ቲማቲም ሙዝ የተለያዩ አይነት ሽንኩርት ዘይት አይነት ነገሮችን እንጠቀማለን በተመሳሳይ ደግሞ ለምሳሌ ቴሌቪዥን መመልከት ስንፈልግ ደግሞ ሶኬቶችን ቴሌቪዥኖችን እንጠቀማለን ቡና ለመፍጨት ከሆነ ሻይ ለማፍላት ከሆነ ደግሞ እነዚህ ስቶቭ ኤሌክትሪክ ነክ ነገሮችን የሚሰካኩ የሶኬቶች ምናምን በሚገባ ያስፈልጉናል እነሱ እነሱን እንግዲህ ቤቴ ውስጥ በሚገባ እጠቀማለሁ የተለያዩ ስራዎችን ለመስራት የምፈልጋቸውን ነገሮች ለማድረግ እነዚህን ቤት ውስጥ ያሉትን እቃዎች በሚገባ እጠቀማለሁ ማለት ነው። ይሄን ይመስላል እንግዲህ እኔ የምጠቀማቸው የቤት ውስጥ እቃዎች ከሞላ ጎደል እንዳልኩት እንደየስራቸው ልዩነት አለው ለመመገብ ስፈልግ ወይም ደግሞ ለማብሰል ስፈልግ የምጠቀማቸው አሉ በተመሳሳይ ደግሞ ቡና ለመጠጣት ስፈልግ ሻይ ለመጠጣት ስፈልግ የምጠቀማቸዋል ወይም ደግሞ ቴሌቪዥን ለመመልከት ለመዝናናት እንደዚህ አይነት ነገሮችን ለማድረግ ኢቭን ለመተያየት ሲሆን ደግሞ የቤት ውስጥ እቃዎችን ለምሳሌ ሶፋ እንጠቀማለን ወንበሮችን ጠረጴዛዎችን እንጠቀማለን ማለት ነው

እሺ የልጅነት መኖሪያ ቤቴ። አሁን ካለሁበት የተለየ ነበረ። አሁን ካለው ከተማም ደግሞ ሌላ ቦታ ነበረ። በጣም የሚያምር ቦታ ነበረ በተለይ በኔ ትውስታ ውስጥ በጣም ትልቅ ቦታ ያለው ነው። ምክንያቱም ያ ቦታ በጣም ደስ የሚል ነበረ። ብዙ ነገር አደርግበት ነበረ ምፈልገው ቦታ እሄድ ነበረ። በዙሪዬም ያሉ ሰዎች በጣም አሪፍ ነበሩና። ቤቱ በጣም ሰፊ ነበረ ከልጆች ጋር ነበረ ሚነሳልፈው በደንብ እንጨወት ነበረ በደንብ ጊዜ እናሳልፍ ነበረ። በተለይ ምንፈልገዉን ከማድረግ አንፃር ምንፈልገዉን ቦታ ከመሄድ አንፃር ያንን በጣም እናደርግ ነበረና። ማረግ የሚገባኝን ነገር ከማድረግ አንፃር ልጅነቴን በጣም ከመጣጠም ከማሳለፍ አንፃር ያ ቤት በጣም አሪፍ ነበር። እንዳልኩት አሁን ካለሁበት ከተማ በጣም የራቀ ነበረ። እኖርባት የነበረው ከተማ በፍት ላይ እና እንዳልኩት ቤቱ ደግሞ በጣም ሰፊ ሚባል አይነት ቤት ነበረ። ከእኔ ዉጭ ደግሞ የጓደኞቼ ይመጡ ነበረ የ ጓደኞቼ እዛ ቤ ይመጣሉ ከእኔ ጋር ያሳልፋሉ አብረን እንጨወታለን ጊዜ እናሸንፋለ። ያ በጣም ይረዳን ነበረ በተላይ አብረን ጊዜ ምናሳልፍ ሰዓት ያ ነገር በደንብ በሚገባ ይጠማን ነበረ። በህይወታችን ላይም ትልቅ ጥቅም አምጥቷል ብዬ አስባለሁ ለማድረግ ምንፈልገዉን ለማድረግ ምናምን በጣም ትልቅ ጥቅም ነበረው ብዬ አስባለሁ

ሰዎችን በአይን ትመለከታለህ? አዎ ሰዎችን በአይን እመለከታለሁ። አብዛኛውን ጊዜ በተለያዩ ሰዎች። ያው ኮንታክት እንዲኖራቸው ይፈራሉ ምክንያቱም ያ ነገር በደንብ ኮንፊደንስ የሚጠይቅ ወይም በራስ መተማመን የሚጠይቅ። የውስጥ ደግሞ እርግጠኛ መሆንን። በራስ መተማመን እኔ እንዲህ ነኝ ማለትን። እኔም ልክ እንደሌላው ሰው ነኝ ብሎ ማመንም እጠይቃለሁ እና አንዳንድ ጊዜ ሰዎች ይፈራሉ። ነገር ግን በራሴ እተማመናለው ስለዚህ ማናቸውንም ቢሆን አይን ላይ ለማየት ምንም አልፈራም ማለት ነው። በተለያዩ አጋጣሚዎች። በአይን እመለከታለሁ ሰዎችን ያው ከአይን ውጪ መመልከቻ የለም። እንግዲህ የሰው ልጅ የተፈጠረው ከአይን ጋር ነው። አይን ደግሞ ትልቁ ስራው መመልከት ነው። እና በዛም ሰዎችን በደንብ አያለሁ እመለከታለሁ የሚቻሩትን ለማስተዋል እሞክራለሁ። የሚያደርጉትን ለማየት። የሚቻሩትን ለመከናወን ያላቸውን ነገር አያለሁ። በስራም አጋጣሚ በተለያዩ አጋጣሚዎች ሰዎችን አያለሁ እመለከታለሁ ማለት ነው። ሶ በደንብ ባይኔ ሰዎችን እመለከታለሁ እከታተላለሁ። የሚሄዱበትን የሚያደርጉበትን ነገር በሙሉ እናያለን እና አይን በጣም ትልቅ ፓወር ያለው ነገር ነው። በተለይ ነገሮችን ለመመልከት በአይናችን ነው ሁሉንም ነገር ማድረግ የምንችለው። ለዛም ሲባል አይናችንን መጠበቅ አለብን ብዬ አስባለሁ። በተለያዩ ነገሮች ከመጉዳት ምክንያቱም ሰዎችን መመልከት ትልቅ ጥቅም ነው። ሰዎችን ስንመለከት። ብዙ ነገሮችን እናስተውላለን ማህበራዊ ሚዲያም ላይ ምንም ላይ ካለው በላይ ሰውን ስንመለከት ቀጥተኛ ብርሃን የሚገባው። ከተፈጥሮ ነው እና ያ በጣም ጥሩ ነው ብዬ አስባለሁ። ለአይን እና ሰዎችን በተለያዩ አጋጣሚዎች። በመንገዴም ላይ በስራ ቦታም ላይ እመለከታለሁ

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሸ ነገሮችን ማስተካከል እችላለሁ። በተለይ ቤት ውስጥ የሚበላሹ የተለያዩ ነገሮችን አስተካክላለሁ። ከዛ ውስጥ ለምሳሌ የኤሌክትሮኒክ እቃዎች እንደ ቴሌቪዥን አይነት ነገሮችን በደንብ አስተካክላለሁ። እነሱ እንግዲህ አዎ እንደሚታወቀው ብዙ እንግዲህ የኤሌክትሮኒክስ እቃዎች ብዙ አይነት ቴክኒካል ብልሽት ይገጥማቸዋል። ከዚህ ከውስጥ ከሶፍትዌሩ ባላነሰ ውጪው ደግሞ ሃርድዌሩ በጣም ብዙ ጊዜ ይበላሻል እና እነሱን ለማስተካከል እነሱን በደንብ ደግሞ ወደሚፈልጉት ወደሚሰሩበት ሁኔታ ለመመለስ በደንብ በሚገባ አስተካክላለሁ። ከዛም ውጪ ከኤሌክትሮኒክስ እቃዎች ውጪ ቤት ውስጥ የተለያዩ ነገሮች ኢቭን የእንጨት ስራዎች ሊሆኑ ይችላሉ ለምሳሌ ወንበር የሚሰበር ከሆነ የእንጨት ወንበሮች ምናምን እነዛ የሚጎዱ ከሆነ እነሱን በሚስማር በተለያዩ ነገሮች አስይዤ እሰራለሁ ማለት ነው። እነሱን በደንብ በሚገባ አስተካክላለሁ። ያ ደግሞ ቤት ውስጥ እንግዲህ ያለምንም ወጪ መስተካከሉ ብዙ ነገር ይጨምርልኛል። ምክንያቱም ወጪ የለውም ማለት አንድ ትልቁ ጥቅም የሚመስለኝ ያ ነው። ሰው ገንዘብ የማያወጣ ከሆነ ያ ጥቅማ አለው ብዬ አስባለሁ። በጣም በትልቁ

ጥላ ወይስ ፀሀይ ትመርጣለህ? ብዙን ጊዜ የምመርጠው እንግዲህ ጥላ ነው። ምክንያቱም ፀሀይ አንዳንድ ጊዜ ከባድ ነው፤ ለመንቀሳቀስ አይመችም፤ ሙቀት አለ ሲቀጥል ፀሀይ በጣም የሚጠነክር ከሆነ ደግሞ ለመንቀሳቀስ ሳይቀር በጣም ያስቸግራል። ስለዚህ ከ ከፀሀይ የተሻለ ጥላን እመርጣለሁ። ጥላ ሲሆን ብዙ ጊዜ አየሩ የሚከብድ አይሆንም። ለመንቀሳቀስ የተለያዩ ነገሮችን ለማድረግ ከባድ አይሆንም። ፀሀይ ሲሆን ግን በተለይ ፀሀዩ ከበረታ ኢቭን ከሰዎች አልፎ ብዙ ነገሮች ላይ እቃዎች ላይ ጉዳት ማድረስ ይችላል። አሁን ፀሀይ ሲበረታ መኪኖች ላይ ምናምን ጉዳት ሊያደርስ ይችላል። እና በተመጣጠነ ሁኔታ ጥላ ቢሆን ግን ብዙ ከባድ አይሆኑም ነገሮች። በዛ ልክ አስቸጋሪ አይሆኑም። ስለዚህ ከፀሀይ ይልቅ እንግዲህ ጥላን እመርጣለሁ። ነገር ግን እንዳልኩት ደግሞ ፀሀይም ብዙ ካልጠነከረ ወይም ደግሞ ከባድ ካልሆነ ፀሀይም በራሱ የሚሰጠን ነገር አለ ቫይታሚን ዲን ይሰጠናል እና ከዛም አንፃር እንግዲህ በጣም ጥቅም አለው። በፀሀይ በተለይ የቀን ፀሀይ ከሆነ ጠዋት አካባቢ ከሆነ ያንን ፀሀይ መሞቅ በጣም ትልቅ ጥቅም አለው ብዬ አስባለሁ እና ወደ ቀን አካባቢ በተለይ ወይም ደግሞ ወደ ማታ አካባቢ ብዙ ጠንካራ ያልሆነ ፀሀይ ወደ አስራ አንድ ሰዓት ምናምን ላይ ጠንካራ ያልሆነ ፀሀይ ወደ መግቢያዋ ስትደርስ ያኔ በጣም ቆንጆ ጊዜ ይመስለኛል። የፀሀይዋ አለመጠንከርን ተከትሎ በጣም ጥሩ ይመስለኛል።

የትርፍ ጊዜ ማሳለፊያዎችህ ምንድናቸው? በትርፍ ጊዜ እንግዲህ ማሳለፊያዎቼ በጣም ብዙ ናቸው። ለምሳሌ ቤት ውስጥ እንግዲህ የቤትን ንጽህና በመጠበቅ በመወልበል በመጥረግ በጠቅላላው ቤት ውስጥ ያሉትን ነገሮች በተለይ የቤት ውስጥ እቃዎችን በደንብ በማጠብ በማፅዳት አሳልፋለሁ። ሲቀጥል ቴሌቪዥን ልመለከት እችላለሁ በተለይ ፊልሞችን የተለያዩ ፊልሞችን በመመልከት አዝናኝ የቴሌቪዥን ፕሮግራሞችን በማየት። ከዚያ ወጣ ካልን ደግሞ ከቤት ወጣ ካልን ደግሞ ለምሳሌ ከጓደኞቼ ጋር ጌም ዞኖች በመሄድ ሊሆን ይችላል አብሮ ወክ በማድረግ በተለያዩ ሁኔታዎች ትርፍ ጊዜዎቼን አሳልፋለሁ። እነዚህም ትርፍ ጊዜዎች እንግዲህ በደንብ በሚገባ እጠቀምበቸኋለሁ ብዬ አስባለሁ። እና በዚያም ደስተኛ ነኝ። ያው እንዳልኩት በጣም ብዙ ናቸው እያንዳንዱ ነገር በጣም ብዙ ናቸው። በተለይ እነዚህን ትርፍ ጊዜዎች በጎ በሆነ ወይም እኛ በምንዝናናበት ለእኛ የሚጨምሩት ነገር ባለበት እንትን ማለት ጥሩ ነው ብዬ አስባለሁ። እና ለምሳሌ መጽሐፍ አሁን ላይ የጀመርኩት ልምድ ነው መጽሐፍ ማንበብ አሁን ላይ በደንብ ጀምሬያለሁ እያነበብኩ ነው። ሲቀጥል ደግሞ መጽሐፍ ከማንበብ ባልተናነሰም ደግሞ የተለያዩ ጠቃሚ ዜናዎችን ሊሆን ይችላል ኢኖቬሽኖች ወይም ፈጠራዎች የቴክኖሎጂ ውጤቶች የስራዎች ስራዎች እነሱን ቼክ በማድረግ ዩቲዩብ ላይ ምናምን አዳዲስ የሚለቀቁ ዜናዎችን የኢንተርቴይመንት ጉዳዮችን ምናምን እነሱን ቼክ በማድረግ በሚገባ ጊዜን ለመጠቀም እሞክራለሁ። በዚህ በዚህ እንግዲህ ራሴን በደንብ እየጠቀምኩኝ እውላለው ማለት ነው። ወይም ደግሞ ጊዜዬን በተለይ የትርፍ ጊዜዬን አሳልፋለሁ

ባዶ እግርህን ተራምደህ ታውቃለህ? አዎ ባዶ እግሬን ተራምጀ አውቃለሁ ያው ባዶ እግርን መራመድ እንግዲህ በጣም ትልቅ ጉዳት አለው እንደሚታወቀው እግራችን ላይ በጣም ትንሽ ነገር እንኳን ቢደርስ ያው የሰውነት አካላችን እስከሆነ ድረስ በጣም ዋጋ ሊያስከፍለን ይችላል ትልቅ ትልቅ ደግሞ ችግር ሊፈጠር ይችላል በተለይ እግራችን ያው የዚህ የእግራችን የኋለኛው ክፍል ብዙ ጥንካሬ የለውም ስለዚህ በቀላሉ ስስ ቆዳ ስስ ቆዳችንን ሊጎዳን ይችላል ያ ስለሆነ እንግዲህ ብዙውን ጊዜ በባዶ እግሬ አልራመድም ግን በተወሰነ አጋጣሚዎች ተራምጄ አውቃለሁ በነዛ አጋጣሚዎች ደግሞ ያው ምንም አልደረሰብኝም ያው ምክንያቱም እነዚህ ቦታዎችን ሳደርግ አሁን ሴፍ የሆኑ ለምሳሌ ምንጣፍ ሲኖር ወይም ደግሞ ቤት ውስጥ የሰው ቤት ላይ የተለያየ የሴራሚክ አይነት ወለሎች ሲኖሩ የለም ብዙ ቅዝቃዜ የሌለበት ጊዜ ላይ ካልሆነ ብዙ አልራመድም ከተራመድኩም ደግሞ ሞር ኦፍ በካልሲ ነው የሚሆነው ሰው ቤት እንኳን ቢሆን ከዛ ውጪ ብዙ እንግዲህ በባዶ እግር የምራመድበት ቦታም የለም እና እንዳልኩት ተራምጀ አውቃለሁ ተራምጀ አላውቅም አይደለም በተወሰነ አጋጣሚ ተራምጀ አውቃለሁ ግን ብዙ ይሄ ሪስክ የሚያመጡ ወይም ጉዳድ ሊፈጥሩብኝ የሚችሉ ቦታዎች ላይ ሳይሆን በተወሰነ ደረጃ ከጤና ጋር በተገናኘም ጥሩ ናቸው ብዬ በማስባቸው ቦታዎች ላይ ነው እነዚህን የማደርገው ከዛ ውጪ ደግሞ ቤት ውስጥ ነው የማደርገው እና በእግር መራመድ ያው ጉዳት አለው እንደሚታወቀው ቅድም እንዳልኩት ቅዝቃዜ ሊሆን ይችላል ወይም ደግሞ እግራችንን በጣም ትንሽ ነገር ሾክ ሊሆን ይችላል እንደዛ አይነት ነገር የሚያገኘን ከሆነ ያ ነገር በጣም ከፍ ያለ ጉዳት ሊያደርስብን ይችላል ያ ደግሞ ዋጋ ያስከፍለናል ብዬ አስባለሁ

በቤት ምን አይነት የቤት እቃዎች አሉ? ቤቴ ውስጥ እንግዲህ በጣም ብዙ የቤት እቃዎች አሉ። ለምሳሌ ጠረጴዛ አለኝ አልጋ አለኝ። ስኔዎች ብርጭቆዎች ሳህኖች የተለያዩ ቤት ውስጥ እቃዎች አሉኝ። እኚህን እቃዎች እንግዲህ እንደምፈልግበት አላማ ለተለያዩ ነገሮች እጠቀማቸዋለሁ ለምሳሌ ሳህን አለ ማለት በዛ ሳህን ምግብ እመገባለሁ የተለያዩ ማቅረብ የምፈልጋቸው ነገሮች ካሉ በሳህን አቀርባለሁ ማለት ነው። በተመሳሳይ ደግሞ ብርጭቆ አለኝ ማለት ውሃ ለመጠጣት ሌሎች ነገሮችንም ፈሳሽ ነገሮችን ለመጠጣት እነዛን ነገሮች ለመክዳት ብርጭቆ እጠቀማለሁ ማለት ነው። በተመሳሳይ አልጋም እንግዲህ ምንም ጥያቄ የለውም አልጋ። የሰው ልጅ እንግዲህ ከተረፋ ከለፋ ወይም ደግሞ ከደከመው በኋላ የሚያርፈው አልጋ ላይ ነው። ሶ ለዛም ሲባል አልጋ በጣም አስፈላጊ ስለሆነ ቤቴ ውስጥ አለኝ። ከዛ ውጪ ደግሞ ከአልጋም ደግሞ ከቤት እቃዎች ደግሞ በጣም አስፈላጊ እና በደንብ መዝናኛ መሆን የሚችለው የሚመስለኝ ቴሌቪዥን ነው፤። ቤቴ ውስጥ ቴሌቪዥን አለ የተለያዩ የመዝናኛ ጣቢያዎችን ከዛም ባለፈ ዜናዎችን እና የተለያዩ ነገሮችን እንከታተልበታለሁ። በዛም እንግዲህ በጣም ደስ በሚል ሁኔታ ጊዜዬን አሳልፋለሁ ምክንያቱም እነዚህ ነገሮች ብዙን ጊዜ ስንመለከታቸው በጣም ጥቅም ያላቸው ናቸው። ምክንያቱም ሰዎች ቴሌቪዥን ሲመለከቱ ከመዝናኛ እለትም ባለፈ የተለያዩ ዜናዎችን ቁም ነገሮችን ያገኛሉ እና ከነዛ ዜናዎች ደግሞ ራሳቸውን እኩል ከአለም ጋር ማስኬድ ይችላሉ። አንድ ሰው ዜና ያዳምጣል ካለ አሁን አለም ላይ ያለውን ነገር የሚፈጠረውን ነገር በደንብ ማወቅ ይችላል ማለት ነው። ሰው በዛ ሁኔታ ያንን እናደርጋለን ማለት ነው ስለዚህ እንደዚህ አይነት ከብዙ በጥቂቱ እነዚህ አይነት የቤት ውስጥ እቃዎች ቤቴ ውስጥ አሉ ማለት ነው። እነዚህን ይመስላሉ

አካባቢህን ትወዳለህ? አዎ አካባቢዬን በጣም እወዳለሁ በጣም ቆንጆ የሚባል አካባቢ ላይ ነው ያለሁት እዚህ አካባቢ ለረጅም ጊዜ ቆይቻለሁ። በጣም ንጹህ ነው። ሲቀጥል ከወዳጆቼ ከቤተሰቦቼ ጋር ነው እዚህ አካባቢ ያለውት እና ጸጥታው ለሰዎች ያለው ነገር ከዛ ማህበራዊ ህይወት ላይ ያላቸው ነገር መደጋገፉ አብሮ መቆየቱ ጊዜ መስጠቱ በጣም ይሄ ነገር ትልቅ ጥቅም እንዳለው አስባለሁ እና በዛ ምክንያት እንግዲህ አካባቢዬን በጣም እወደዋለሁ። ምክንያቱም እንዳልኩት ብዙ ወዳጆች ብዙ ዘመዶቼ እዚህ ነው ያሉት ስለዚህ ከእነሱ ጋር መገናኘቴ ማሳለፌ ሲቀጥል ደግሞ ለምሰራውም ስራ ለመስሪያ ቤቱ በጣም ቅርብ ነው ሶ ያ ስለሆነ በጣም በቀላሉ ስራዎችን ለመስራት ጊዜዎችን ለማሳለፍ በጣም የሚመች ቦታ ነው። ብዙ የመዝናኛ ቦታዎች አሉት ከዚህ ሰፈርነት ወይም ከሰዎችም ባለፈ ደግሞ ብዙ የምንዝናናባቸው የምንሄድባቸው ቦታዎች አሉት ለምሳሌ ኳስ ሜዳዎች አሉት ሶ በዛ ኳስ ሜዳ ስፖርት እየሰራ ነው ጤናችንን መጠበቅ እንችላለን ጊዜያችንን በጥሩ ሁኔታ ማሳለፍ እንችላለን። ሲቀጥል ከመዝናኝም ባለፈ ደግሞ ለምሳሌ በጣም ዝም ያሉ ደስ የሚሉ ጫካዎች አሉት እዛ ማረፍ እንችላለን የሃይማኖት ቦታዎች አሉት ሰዎች ጸሎት ማድረግ ሲፈልጉ ከፈጣሪያቸው ጋር መገናኘት ሲፈልጉ የሚሄዱባቸው የሚያመሰግኑባቸው የሚጸልዩባቸው በጣም ብዙ ቦታዎች አሉ። እና ከዛ ከዛ ነገር አንፃር አካባቢዬ በጣም እወደዋለሁ። ብዙ ነገሮች አሉት እንዳልኩት ከሰው ጀምሮ እስከ አካባቢው ድረስ ይሄ ቀረሽም የማንለው በጣም ቆንጆ አካባቢ ነው ማለት ነው። በዛ ምክንያት በጣም እወደዋለሁ ሰፈሬን ብዙ ነገርም አግኝቼበታለሁ።

ፎቶዎችህን የት ታስቀምጣለህ? ፎቶዎቼ እንግዲህ በተለምዶ ብዙ ሰው እንደሚያደርገው አልበም አዘጋጅቼ ነው እንግዲህ ከቤተሰብ ጋር ወይም ከወዳጆቼ ጋር ያሉትን ወይም የኔን ፎቶዎችን ማስቀምጠው እነዛ ፎቶዎች እንግዲህ ወይም አልበሞች አብዛኛውን ጊዜ የሚቀመጡት። ቤተሰብ ቤት ነው ምክንያቱም እነሱ እነዚህ አይነት ነገሮችን የመሰነድ ወይም ደግሞ የማስቀመጥ ባህሪ ስላላቸው አንድ ላይ ሰብስበው ነው የሚያደርጉት ስለዚህ ያንን የፎቶዎች ስብስብ አንድ ላይ እናስቀምጣለን ማለት ነው። ስለዚህ በዛ አይነት ሁኔታ ደስ በሚል ሁኔታ ፎቶዎቹን ወይም ደግሞ ያንን ምስሎቹን ሰብስበን አንድ ቦታ እናስቀምጣቸዋለን። አንዳንድ ጊዜ ግን ያው አሁን ላይ በተለይ ዲጂታሉ አለም ላይ የተለመደ ነገር አለ አይደለ። እነዚህን ፎቶዎች ለማስቀመጥ ስልክ ኮምፒውተር አለ እና እዛ ላይ ማስቀመጥ ፋይሎቹን መልሶ ለማግኘቱ ምክንያቱም የአልበሞችን ነገር ካነሳን ያው ሊሆን የሚችለው አንድ ቦታ ላይ ብቻ ነው። ስለዚህ እነዛን ፎቶዎች መመልከት ስንፈልግ ፎቶዎቹን የማግኘት እድል አይኖረንም። እና አንድ ፎቶዎችን በተለይ እንደዚህ ስማርት ፎኖች ላይ ስልኮች ላይ ኮምፒውተሮች ላይ ማስቀመጥ ትልቁ ጥቁም የሚመስለኝ እነዛን ነገሮች መልሰን ለማየት ወይም ለሰው ለምሳሌ አንድ ሰው ላይ ለመታወቂያ ፎቶነት የተነሳው ፎቶ ካለ ገና ፎቶ ይዞ ከመሄድ ስልኩ ላይ ቢኖር እዛው ኮፒ አድርጎ ማውጣት ይችላል። አሁን ላይ ደግሞ ዲጂታሉ አለም ላይ የግድ እንትን ማሳየት ቀርቷል። መታወቂያ ለምሳሌ ይዞ መዞር ወረቀቱን ይዞ መኖር ቀርቷል። ሰዎች ስልካቸው ላይ ያንን ነገር ካለ በቀላሉ አሳይተው ማሳለፍ ይችላሉ ማለት ነው። ያንን በዲጂታል መንገድ ስለዚህ በዚህ መንገድ በሁለት መንገድ በወሳኝነት አስቀምጣለሁ የመጀመሪያው እንዳልኩት እንግዲህ በዚህ በተለመደው የአልበም ማስቀመጫ ላይ የፎቶ አልበም ላይ እዛ ውስጥ አስቀምጣለሁ። በሁለተኝነት ደግሞ ስማርት ፎንሄ ላይ ወይም ስልኬ ላይ አንዳንዴም ኮምፒውተር ላይ እንደዚህ አይነት ነገሮች ላይ አስቀምጬ ወይም በፍላሽ ጭኜ እንዳይጠፋብኝ እነዚህን እንትኖች እሰንዳለሁ ማለት ነው

ቅጽል ስም አለህ? አዎ ቅጽል ስም አለኝ። እንግዲህ በተለይ በእኛ አካባቢ ሰዎች ከዋና ስማቸው ወይም ደግሞ እ ከትክክለኛ ኔማቸው ውጪ ይሄ ኒክኔም የምንለው አይነት ወይም ደግሞ የዚህ የቅጽል ስም የተለመደ ነው ተጨማሪ ስም እና አለኝ አቡቱ ይባላል ትክክለኛ ስሜ ብሩክ ቢሆንም አቡቱ ይባላል። እንግዲህ ያው መቼ እንደወጣልኝ ማን እንዳወጣልኝ በስርዓት አላውቅም ግን አይ ቲንክ ትንሽ የቆየ ነው እና ከልጅነት ጀምሮ የመጣ ነው። ከየት እንደመጣም አላውቅም ብዙ ጊዜ ያው የኒክኔሞች እንግዲህ ወይም ደግሞ የዚህ የቅጽል ስም አይነቶች የሚወጡት ከሰው ባህሪ ጋር ከሰው መልክ ጋር ከሰው ገጽታ ጋር የተገናኘ ነው። ለምሳሌ አንድ መልኩ በጣም ቀይ የሆነ ሰው ቀዮ ሊባል ይችላል። ጥቁር የሆነም ሰው ደግሞ ባሪያው ባርዬ ምናምን ሊባል ይችላል። ወይ በዚህ በዚህ ወይ ደግሞ ለምሳሌ ኳስ የሚጫወት ሰው ኳስ በሚጫወትበት ሁኔታና ባህሪው ምክንያት የሆነ የኳስ ተጫዋች ስም ወይም ለዛ ነገር የሚሄድ ነገር ይወጣለታል ሶ በዛ ምክንያት ነው። እንግዲህ ብዙውን ጊዜ ሰዎች ከመጀመሪያ ስማቸውም ውጪ ቅጽል ስም የሚኖራቸው እኔም እንዳልኩት በዚህ ሁኔታ ቅጽል ስም አለኝ ማለት ነው። እና እንዳልኩት በፊት ላይ እንግዲህ ተጨማሪ ስሞችም ነበሩኝ ለምሳሌ ብርሌ የሚል ስም ነበረኝ። ብርሌ ማለት ያው እንግዲህ የጠጅ መጠጫ ነው። ኧ አንገቷ ላይ በተወሰነ ጠመም የምትል የ እንትን መጠጫ ነው እንግዲህ አይ ቲንክ አንገቴ ቀጭን ነበረ በጊዜው በዛ ነው የወጣልኝ። ሶ በዚህ በዚህ ሁኔታ እንግዲህ ሰዎች በተለያየ አጋጣሚ ቅጽል ስም ወይም ኒክኔም የምንለውን ይወጣላቸዋል ማለት ነው። እንግዲህ አንዳንዶቹም ይሄ ነገር ያናድዳቸዋል በዛ ስም መጠራት ምክንያቱም በዋናው ስማቸው መጠራት ነው የሚፈልጉት አንዳንዶች ደግሞ ያንን ወደውት እንደውም ያንን በተለያዩ ማህበራዊ ሚዲያ ላይ ምናምን ስማቸው እያደረጉት እናያለን። ከዋናው ስማቸውም ውጪ እና አንዳንድ ጊዜ እንደውም ይለመድና ዋና ስማቸው ተረስቶ ይሄ በኒክኒም ብቻ የሚጠሩ ይሆናሉ። ሶ ይሄን ይመስላል ማለት ነው

ኢሜል ትጠቀማለህ አዎ ኢሜል እጠቀማለሁ አሁን ላይ በተለይ ባለንበት ዘመን ኢሜልን አለመጠቀም በጣም ከብዙ ነገሮች ወደኋላ ያስቀራል ለምሳሌ የስራ ጉዳዮችን ለማመልከት ሊሆን ይችላል ወይም እየሰራን ካለን ደግሞ የስራ ታስኮችን ለመቀበል የተለያዩ ሁኔታዎችን ለማድረግ ያው ኢሜል በጣም አስፈላጊ ነው ምክንያቱም ፕሮፌሽናል ስራ ከሆነ በተለይ ስራዎች የሚላኩት ኢቭን ስራዎችን አፕላይ የምናደርገው በኢሜል ነው አንድ ሰው ኢሜላችንን አግኝቶ ነው እኛንም ኮንታክት የሚያደርገን በተመሳሳይ እኛም የሚሆንን ሰው ፈልገን ስንሄድ ስራ ለማግኘት ሊሆን ይችላል ወይም ስራችንን ሰርተን ለማስረከብ ኢሜሎችን መጠቀማችን የማይቀር ነው ከዛም ውጪ እንግዲህ ኢሜሎች በጣም ለብዙ ነገር ያስፈልጋሉ ለምሳሌ አንድ ሰው ኖርማሊ ሶሻል ሚዲያ አካውንት መክፈት ከፈለገ የሚጠየቀው ምንም አይደለም ኢሜል ነው ከስልክ ቁጥር እኩል ለምሳሌ ፌስቡክ ለመክፈት ቢፈልግ ወይም ዩቲዩብ ወይም ቲክቶክ ወይም ቴሌግራም ወይም ሌላው አይነት ሶሻል ሚዲያ ለመጠቀም ቢፈልግ የሚጠየቀው የኢሜል አካውንት ነው ኢሜላችን ብዙ ነገራችንን ያሳያል ብዬ አስባለሁ ምክንያቱም አንድ ሰው ኢሜል ካለው ሲሪየስሊ ኢሜሉን ቼክ የሚያደርግ ከሆነ የምር የሚያሳው የስራ ሰው ነው በደንብ ደግሞ ሲሪየስ ሰው ነው ብለን ልንቆጥር እንችላለን አንዳንድ ጊዜ ኢሜላችንንም የምንጠቀምበትን አላማ ማወቅ ያስፈልጋል ምክንያቱም ዝም ብሎ ጀስት ቅድም እንዳልኩት የሶሻል ሚዲያ አካውንቶችን ለመክፈት ብቻ ሳይሆን አንዳንድ ጊዜ ደግሞ እዛ ውስጥ እንዳልኩት እንደ ቅድሙ የስራ ቫካንሲዎች ሲወጡ ሊሆን ይችላል ወይም ደግሞ የምንሰራውም ሰው ደግሞ አይሜሎችንን ፈልጎ ሲልክልን ስራዎችን በደንብ ማየት መመልከት በጣም ያስፈልጋል አሁን ላይ በጣም ዘመናዊ አለም ወደዚህ ወደ ኢሜል እየመጣ ስለሆነ ስራዎችን ይልካሉ አዳዲስ ስራዎች ይወጣሉ ከትልልቅ ካምፓኒዎች ኤንድ ሚሊየንስ ከሚከፍሉ በሺህ በሺዎች በዶላር በሚከፍሉ ድርጅቶች የኢሜል ስራዎች ይወጣሉ እና እሱን በደንብ ቼክ ማድረግ ያስፈልጋል ብዬ ስለማምን በሚገባ ኢሜል እጠቀማለሁ ማለት ነው።

በእግር ምን ያህል ርቀት መሄድ ትችላለህ? እንግዲህ በእግር መሄድ ያው ለጤንነት በጣም ትልቅ ጥቅም አለው ብዬ አስባለሁ ምክንያቱም ለምሳሌ ሰው የሰውነት መጠኑ ወፍሮ ወይም ጨምሮ ከሆነ የእግር መንገድ በማድረግ በደንብ ሰውነቱን ማስተካከል ሊችል ይችላል ሶ ከዛ ከዛ ነገር አንፃር እኔም በቀን ውስጥ ቢያንስ ወደ ሁለት ኪሎ ሜትር የሚያክል ወይም አንድ ኪሎ ሜትር የሚሆን ያህል ወክ አደርጋለሁ በተለይ ከጓደኞቼ ጋር ስሆን የምንሄድበት ቦታ አለ የለመድንበት አብረን የምንሄድበት ቦታ አለ ወደዛ ውክ እናደርጋለን ሶ ወደ ሁለት ኪሎ ሜትር ያህል ርቀት በእግር እንሄዳለን ይሄንን ስናደርግ እንግዲህ ትራንስፖርት አጥተን ወይም ደግሞ ሌላ ነገር ተፈጥሮ ሳይሆን ያ ነገር ለሰው ልጅ ጤንነት ምን ያህል ነገር እንደሚሰጥ ስለምናውቅ ነው እና ሁል ጊዜ ላይሆን ይችላል ምክንያቱም አንዳንድ ጊዜ ነገሮች ሳይመቻቹ ቀርተው የማናደርግበት ጊዜ ሊኖር ይችላል ነገር ግን ወደ ሁለት ኪሎ ሜትር ያህል እንዳልኩት ቢያንስ በተገናኘን አጋጣሚ በሳምንት ሶስቴም ሊሆን ይችላል ወይም አራቴ ወክ እናደርጋለን ወይም እንራመዳለን ያ ደግሞ ከጤና አንፃር በጣም የሚጠቅመንና የሚረዳን ነገር አለ ውክ ማድረግ መራመድ እንዳልኩት ጤናን ከመጠበቅ አንፃር በጣም በጣም ትልቅ ጥቅም አለ፤ እንደውም ሰዎች ጂም ቤት ሄደው ከሚሰሩዋቸው ስፖርቶች ወይም ከተለያዩ ነገሮች ባላነሰ በመንገድ ላይ ወክ በማድረግ ጤናቸውን መጠበቅ ይችላሉ በተለይ ለምሳሌ አጭር ኪሎ ሜትሮች እንኳን ከሆኑ የተለመደ ነገር አለ፤ ሰዎች ለነዛ ሲባል ያው ብዙም ስለማያስወጡም ትራንስፖርት የመጠበቅ ነገር ታክሲዎችን ባሶችን የመጠበቅ ነገር ወይም በመኪና የመሄድ ነገር አለ ከዛ ይልቅ ግን ሰዎች በእግር ወክ ቢያደርጉ ቤታቸው ቅርብ ያለ አካባቢ ላይ ካሉ ወይም ደግሞ መሄድ የሚፈልጉበት ቦታ ቅርብ ላይ ከሆነ የግድ ታክሲ እና ባስ የሆነ ነገር ከመጠበቅ ይልቅ በራሳቸው ያለመጓጓዣ በእግራቸው ወክ ቢያደርጉ በጣም ትልቅ ጥቅም አለው በጣም ለጤንነታቸው ብዙ ነገር ይሰጣል ብዬ አስባለሁ ከደም ዝውውር አንፃር ይሄ የሰውነትን ስብ ወይም ፋት የምንለውን ከማቃጠል አንፃር በተለይ ቀል ላይ የሚደረጉ የእግር ጉዞዎች የሰውነታችንን ስብ በደንብ ለማቃጠል ይረዱናል ምክንያቱም ቁርስ ሳይበላ የሚሄድ ከሆነ ወይም የሆኑ ተራሮችን የምንወጣ ከሆነ የሆኑ መንገዶችን ወክ የምናረግ ከሆነ ሰውነታችን ኢነርጂውን የሚጠቀመው ትላንት ከተመገብነው ወይም ደግሞ ምሽት ላይ እራታችንን ከበላነው ምግብ ስለሆነ ሰውነትን በሚገባ የማስተካከል አቅም ይኖረዋል ማለት ነው ስለዚህ እንዳልኩት ወደ ሁለት ኪሎ ሜትር ወይም አንዳንድ ጊዜ አንድ ኪሎ ሜትር በቀን ውስጥ ወይም በሁለት ቀን ወክ እናደርጋለን ከወዳጆች ጓደኞቼ ጋር በመሆን

በስራህ ላይ ችግሮችን ትፈታለህ? አዎ በስራዬ ላይ ብዙ አይነት ችግሮች ይገጥሙኛል። እነዛን ችግሮችም እፈታለሁ። ያው የስራም ትልቁ አላማ ችግሮችን መፍታት ነው። ራሱ ስራ የሚለው ራሱ የሆኑን ሰዎች ችግርሮች መፍታት ነው። ለምሳሌ መማር የሚፈልጉ ተማሪዎች ካሉ እና አስተማሪ ካለ ይሄ መምህር ምን ያደርጋል? ለእነዛ ልጆች እውቀት መፈለግ፤ ቤተሰቦቻቸው እውቀት እንዲፈልጉ ፊደል እንዲማሩላቸው መፈለግ የዛን ችግር ይፈታል ማለት ነው። ለምሳሌ አንድ ህፃን ልጅ ሲወለድ ጀምሮ ምንም የሚያቅውቀው የማትስም የምናምንም እውቀት አይኖረውም። ያ አስተማሪ ግን ሲያስተምረው ምን ይሆንለታል የማትስ ወይም ደግሞ የመደመር የመቀነስ ችግሩ እየተፈታለት ይሄዳል ማለት ነው። በዚህ ምክንያት ችግሮችን መፍታት ነው የስራ አላማ። ሶ እኔም በተመሳሳይ የማደርገው ነገር እንግዲህ ይሄንን ነው። በስራዬ ላይ በተለይ ችግሮች ሲገጥም ሲገጥሙ ብዙ ጊዜ እነዚህ ነገሮች ላይ መፍትሄ እሆናለሁ። ለምሳሌ ግጭቶች ሊፈጠሩ ይችላሉ። ሰው ከሰው ይጣላል። በዛ አጋጣሚ ማስታረቅ፤ በተመሳሳይ አንዳንድ ጊዜ ሰዎች በሚገጥማቸው ነገሮች የግድ ስራው ላይ በሚፈጠረው ነገር ብቻ ሳይሆን ከስራም በፊት ለምሳሌ ትራንስፖርት ላይ አንድ ሰው ተናዶ መጥቶ ያንን ንዴቱን ወይም ደግሞ የተሰማውን ነገር መጥቶ መስሪያ ቤት ላይ ሊያንፀባርቅ ይችላል። በዛ ሰዓት ምን አደርጋለሁ ነገሮችን አብርጄ መፍትሄ እሆናለሁ ማለት ነው። እነዛ ችግሮችን በሚገባ እፈታቸዋለሁ። ያ ሰው እንዲረጋጋ ሰከን እንዲል ከምንም በላይ ደግሞ ራሱን እንዲያውቅ ደስተኛ እንዲሆን ወደነበረበት ስሜት እንዲመለስ ለማድረግ እሞክራለሁ። ከዛም ውጪ ደግሞ ስራዎቹ ደግሞ በራሳቸው እንዳልኩት ችግር ይፈጥራሉ። ራሳችሁ የሚሰሩት ስራዎች በተለያዩ አጋጣሚዎች ለምሳሌ አሁን እኔ ያለው የቴክኖሎጂ ስራዎች ላይ ስለሆነ በኮምፒውተር ነው የሚሰሩት እነዚህ ስራዎች፤ ሶ እነዛ የኮምፒውተር ስራዎች ላይ ራሳቸው ኮምፒውተሮች ወይም ደግሞ ሲሰሩ ያለው ነገር አንዳንዴ እንደታሰበው አይሆንም። ሶ በዛ አጋጣሚ እነዛን ችግሮች ለመፍታት የግድ መፍትሄዎችን መፈለግ አለብን ማለት ነው። ስለዚህ በምችለው አቅም ሁሉ ለእነዚህ ችግሮች ምን እላለሁ መፍትሄ ፈልጌ መፍትሄ አበጅቼ እነዚህን ነገሮች በቀላሉ እንድናልፋቸው አደርጋለሁ ማለት ነው። ሶ ከዚህ አንፃር አዎ ስራዎቼ ላይ ችግር ይገጥሙኛል። ግን ለነዛ ስራዎች ምን አደርጋለሁ መፍትሄ እሆናለሁ።

የህዝብ ማመላለሻ ትጠቀማለህ? አዎ የህዝብ ማመላለሻ እጠቀማለሁ ትራንስፖርት እንግዲህ በተለይ ሀገራችን ላይ ብዙ ሰው የግል መኪና ወይም ደግሞ የግል መንቀሳቀሻ ስለሌለው እነዚህን የህዝብ ማመላለሻዎችን መጠቀም የተለመደ ነው። ልክ እንደ ታክሲ ባስ አይነቶቹን ያው የነዚህ የባስ እና የታክሲ ትልቁ ጥቅማቸው ምንድነው? የህዝብ ማመላለሻ እንደመሆናቸው መጠን ለምሳሌ የግል አይነት መኪኖች ሁለት ወይም አንድ ሰው የሚይዙ አይነት ወይም ሶስት ሰው የሚይዙ አይነት እንትኖች አይደሉም መኪናዎች አይደሉም ወይም የትራንስፖርት አገልግሎቶች አይደሉም ዋጋቸው ከዛ በብዙ አይነሳል ምክንያቱም ብዙ ሰዎችን ስለሚያስተናግዱ የሚያገኙት ከብዙ ሰው ስለሆነ ያንን ገቢ በጣም በቀላሉ ትንሽ ገንዘብ በመሰብሰብ ጥሩ ገቢ ማግኘት ይችላሉ። ለዛም ሲባል የህዝብ ማመላለሻዎችን እጠቀማለሁ። ብዙውን ጊዜ የምጠቀመው እንግዲህ ታክሲ ነው ታክሲ አንድ ትልቁ ጥቅሙ ከባስም ወይም ከሌሎች አይነት የህዝብ መመላለሻ ትራንስፖርቶች። ትልቁ ጥቅሙ የሚሆነው ቶሎ መድረሱ ነው ፈጣን ነው እንደሚታወቀው ከባስም ከሌሎችም ሲቀጥል ደግሞ ሰዎች የፈለጉበት ቦታ ላይ መቆም ይችላሉ አሁን ባስን ካየን ባሱ ራሱ የሚቆምባቸው የተወሰኑ ቦታዎች አሉ። ታክሲን ስናይ ግን ምናልባት ትራፊክ የሚከለክላቸው ቦታዎች ላይ ካልሆነ በስተቀር የትኛውም ቦታ ላይ ቆሞ ለመንቀሳቀስ ይችላል። ሶ በዛ ምክንያት እንግዲህ ሞር ኦፍ እኔ ነው የምመርጠው ታክሲ ነው። አንዳንድ ጊዜ ግን አስገዳጅ ሲሆን እና መጠቀም ያለብኝ ቦታ ላይ ወይም ደግሞ የታክሲ አማራጭ ማግኘት የማልችልበት ቦታ ላይ ባሶችን እጠቀማለሁ። የባስና የታክሲ ትልቁ ልዩነት ምንድነው? ባሶች ከገቢ ከወጪ አንፃር ወይም ደግሞ ከክፍያ አንፃር አነስ ያሉ ናቸው። ለምሳሌ ከታክሲ በግማሽ የሚያንስ ክፍያ ሊሆን ይችላል የሚያስከፍለው ግን ትልቁ ችግሩ ምንድነው? ባሶች ብዙውን ጊዜ የህዝብ ትራንስፖርቶች ሰዓት ጠብቀው ስለሚወጡ ሰዎች በሚፈልጓቸው ሰዓት ላያገኟቸው ይችላሉ። ለምሳሌ አንድ ሰው ከስራው ወደዛ ወደ መስሪያ ቤት የሚሄደው ለምሳሌ አንድ ሰዓት ቢሆን እነዚህ ባሶች አስራ ሁለት ሰዓት ሊወጡ ይችላሉ ሶ በዚህ መሃል የአንድ ሰዓት ጋፕ አለ ሰዎች እነዚህን ትራንስፖርቶች ማግኘት ወይም መጠቀም አይችሉም ማለት ነው። በዚህ በዚህ ምክንያት ትንሽ ችግሮች አሉባቸው ሲቀጥል የፍጥነት ችግር አለባቸው ያው ሰዎች የፈለጉባቸው ቦታዎች ላይ በቀላሉ አይደርሱም። ከዚህ ከዚህ ነገር አንፃር በተወሰነ አልመርጣቸውም እንጂ የህዝብ ማመላለሻዎች ጥሩ ናቸው። ብዬ አስባለሁ።

ማታ ከስራ በኋላ ምን ታደርጋለህ? ኦኬ ከስራ በኋላ እንግዲህ ብዙውን ጊዜ የማደርገው ከጓደኞቼ ጋር ማሳለፍ ነው። የኔም ምላቸሁ የቅርብ ጓደኞች አሉኝ። ከእነሱ ጋር በደንብ በሚገባ ጊዜ እናሳልፋለን። ለምሳሌ ወክ ማድረግ ሊሆን ይችላል ወይም የምንሄድባቸው የተለያዩ ቦታዎች ይኖራሉ። ለመዝናናት አንዳንድ ጊዜ ደግሞ በደንብ ጥሩ ጊዜዎችን ቁም ነገር ያላቸውን ጊዜዎች ለማሳለፍ ስንል የተለያዩ ቦታዎችን እንሄዳለን። ለምሳሌ ጸጥ ያሉ ለማንበብ ሚመቹ ቦታዎች ሊሆኑ ይችላሉ ኦር ካፌዎች። አንዳንድ ጊዜ ደግሞ የዚህ ጌም ዞኖችም እንሄዳለን። እና በዚያ በዚያ እንግዲህ ከማታ ከስራ በኋላ ያን አደርጋለሁ ከዚያም ከመሸ በኋላ እንግዲህ ከእንቅልፍ በፊት ምን አደርጋለሁ? ወደ ቤቴ ገብቼ ቤቴ ውስጥ ያሉትን ነገሮች በተለይ እራት ለእራት የሚሆነኝን ነገር ለማብሰል እሞክራለሁ። ያው እራት ለሰው ልጅ ወሳኝ ነው ላጤ ሲኮን ደግሞ የግድ አስፈላጊ ነው። ያንን መስራት እና መብሰል ምክንያቱም ሌላው የሚያበስል የሚያግዝ ሰው ስለሌለ። የግድ እነዛን ነገሮች መስራት ተገቢ ነው። ሶ በዚያ ምክንያት እንግዲህ ከስራ በኋላ ያን አደርጋለሁ ከዚያም በኋላም እንግዲህ ወደ አልጋ ከሄድኩ በኋላ የተወሰነ የማደርገው ነገር ስልኬን መነካካት ነው። እና ብዙን ጊዜ ስልክ በምነካካበት ወቅት የማያቸው ነገሮች ይኖራሉ በተለይ ሶሻል ሚዲያ ላይ ፖስት የተደረጉ አዝናኝ ነገሮችን ቼክ አደርጋለሁ። እነዛን ነገሮች ቼክ ሳደርግ እንግዲህ ብዙ ነገር አገኛለሁ ከመዝናናትም አንፃር አንዳንድ ጊዜ ቁም ነገር ያላቸውንም ነገሮች እንድንመለከት ያደርጉናል ማህበራዊ ሚዲያዎች። ሶ ከዝያ አንፃር እንግዲህ ብዙ ብዙ ነገሮችን ለማየት እና ለመመልከት እሞክራለሁ ያ ደግሞ በጣም የሚጨምርልኝ ትልቅ ነገር አለ ብዬ አስባለሁ። እና እነዚህን ነገሮች አደርጋለሁ ሞር ኦፍ አብዛኛውን ጊዜ ማለት ነው። ይሄን ይመስላል እንግዲህ ከማታ ከስራ በኋላ የማደርጋቸው ነገሮች

ስንት ብርድ ልብስ ትጠቀማለህ? እንግዲህ ብርድ ልብስ ያው ሙቀት እንደሚሰጠን ይታወቃል ስለዚህ ብዙ አልጠቀምም። ሁለት ብርድ ልብስ እጠቀማለሁ። እነዚህ ብርድ ልብሶች እንግዲህ ከሙቀት ጋር ተያይዞያለሁበትም ቦታ በተወሰነ ሙቀት ስለሆነ አንዳንድ ጊዜ ከመጠን ስለሚያልፉም አንዱን እቀንሰውና አንደኛውን ብቻ እጠቀማለሁ። ስለዚህ በዋነኝነት አንድ እጠቀማለሁ ማለት እችላለሁ ብዙም አልጠቀምም ምክንያቱም ብርድ ልብስ በራሱ የሚያመጣው ትልቅ ጥቅም አለ ብዬ አላስብም። እኔ ባለሁበት ቦታ ላይ እንዳልኩት ሙቀትም ስላለ የተወሰነ ነገሮችን በቃ ጀስት ራስን ከብርድ ለመከላከል ትንሽ ነገሮችን ማድረግ ከተቻለ ብዙም አስቸጋሪ አይደለም። ያለሁበት ሁኔታ ግን እንደ አየሩ ይወሰናል አንዳንድ ጊዜ ክረምት ሲገባ ደግሞ እንዳልኩት በደንብ መደረብና ራስን መጠበቅ ሊያስፈልግ ይችላል። ሶ ከዛ ነገር አንፃር ያ ነገር በደንብ ማተር ያደርገዋል የአየር ሁኔታው ማለት ነው። እና ያው ብርድ ልብስ እንደሚታወቀው ምሽት ላይ ነው። እንግዲህ አብዛኛውን የምንጠቀመው ከዛ ውጪ ግን አንዳንድ ጊዜ ምን አደርጋለሁ። ለስራም ለተለያዩ አጋጣሚዎች ምሽት ላይ ተነስቼ ኮምፒውተሬን ከፍቼ ስራ በምሰራበት ሰዓት እሱን እደርባለሁ። በዛ ሰዓትም ያው ጥቅም አለው ብርድ ልብስ እንግዲህ ብዙ ጥቅሞች አሉት። ከዛ ውስጥ እንዳልኩት እንግዲህ ስንተኛ እንጠቀምበታለን ሲቀጥል አንዳንድ ጊዜ ብርድ በሆነ ሰዓት ኢቭን አንዳንድ ጊዜ ከቤትም ስንወጣ ሱቅ ወይም የሆነ ቦታ ስንሄድ ሰዎች ብርድ ልብስ አድርገው እንዳይበርዳቸው ያንን ያደርጋሉ። ይሄን ይሄን አደርጋለሁ እንግዲህ ከብርድ ልብስ ጋር ተያይዞ ያው ብርድ ልብስ አይነቱ ራሱ ይለያያል። ለምሳሌ በጣም ወፍራም የሆነ ብርድ ልብስ ከሆነ ተጨማሪም ላያስፈልገን ይችላል አንድ ብቻ በቂ ሊሆን ይችላል። የተወሰነ ደግሞ ጠንካራ ያልሆነ ወይም ደግሞ ብርድ የሚያሳልፍ አይነት ከሆነ ደግሞ ከአንድ በላይ ሁለትም ልንጠቀም እንችላለን። ሶ በዚህ ምክንያት እንግዲህ ብርድ ልብሶችን አንዳንድ ጊዜ እደርባለሁ ማለት ነው። አንዳንድ ጊዜ ደግሞ እንደ ብርድ ልብስ አይነት አንዱን ብቻ ላደርግ እችላለሁ። እኔ ጋር ያለው የምጠቀምበት ብርድ ልብስ ጥሩ የሚባል ስለሆነ አንዱ ብቻውን ለኔ በጣም በቂ ነው

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሸ ነገሮችን ማስተካከል እችላለሁ ብዙውን ጊዜ በተለይ የኤሌክትሮኒክስ ነክ ነገሮች ሲበላሹ ቤት ውስጥ አስተካክላለሁ ለምሳሌ ቲቪን ብንመለከት ቲቪ በተለይ እንደዚህ አይነት የኤሌክትሮኒክስ እቃዎች ብዙውን ጊዜ ይበላሻሉ ሶ የዚህ የሶፍትዌር ችግር ወይም የውስጥ ችግር ከሆነ አንዳንድ ጊዜ ሊያስቸግር ይችላል ግን ውጪ ላይ የሚበላሹ ነገሮች ወይም በዚህ በየሪሞት ወይም ደግሞ የተወሰነ በመነካካት የምናስተካክላቸውን ነገሮች ከሆነ በቀላሉ የሚፈልገውን ነገር አድርጌ ለማስተካከል እሞክራለሁ በተመሳሳይ ሌሎችም አይነት ለምሳሌ የመብራት የምናምን አይነት ችግሮች ሲገጥሙኝ እነዛን በደንብ የመጠገን አምፖሎችን የማስተካከል ኤሌክትሪኮችን የመዘርጋት አይነት ባህሪ አለኝ እና አዎ በተለይ ቤት ውስጥ የተለያዩ ነገሮች ሲበላሹ እነዛን ነገሮች በደንብ አስተካክላለሁ ውጤታቸውም ጥሩ ነው ብዬ አስባለሁ ምክንያቱም እያንዳንዱን ጊዜ ለእያንዳንዱ ነገር ሰዎችን መጥራት ወይም ደግሞ የሚሰሩ ሰዎችን መጥራት በጣም ከባድ ነው ምክንያቱም ከወጪ አንፃርም ለትንሽዋ ነገር ሰዎችን እየጠራን ወይም ባለሙያዎችን እየተጠራን የምናሰራ ከሆነ ያ ነገር በጣም ወጪ አስወጣናል ሶ ከዛ አንፃር ደግሞ ራሳችን እነዛን ነገሮች ብንጠግን ወይም ብንሰራ ምንም ጥያቄ የለውም በጣም ትልቅ ጥቅም እናገኛለን ያንን ነገር ደግሞ አገኘን ማለት እኛ ዋጋ እናወጣም ሲቀጥል ደግሞ ምናልባት ሰዎች ነገ ከነገ ወዲያ በዛ ነገር ላይ ለምሳሌ አቤት ውስጥ አንድ ሰው ኤሌክትሪክ በደንብ እየሰራ እየተማረ የሚያድግ ከሆነ ምናልባት ወደፊት ላይ የኤሌክትሪክ ስራዎች ላይ መግባት ቢፈልግ ወይም ደግሞ እዛ ስራ ላይ መግባት ቢፈልግ ለነገሮቹ ለትምህርቱ በጣም ቀላል ያደርግለታል ኢቭን እየሰራም ያንን ገቢው ማድረግ ይችላል በተመሳሳይ ለምሳሌ ዲሽ እየሰራ ዲሽ እያስተካከለ የቤቱን የሰፈሩን ዲሽ የሚሰራ ሰው ከሆነ ነገ ከነገ ወዲያ ያንን ሙያው አድርጎ የዲሽ ባለሙያ ሆኖ ገቢ እያገኘ እንጀራውንም እዛ ነገር ላይ ማድረግ ይችላል፤ ስለዚህ እንዲህ አይነት የኤሌክትሮኒክስ ወይም ደግሞ ሌሎች አይነት የሚበላሹ የቤት ውስጥ እቃዎችን ሲበላሹ መጠገን በምችለው ልክ ወይም ደግሞ በእኔ ደረጃ ሊሰሩት በሚችሉት ልክ በሚገባ አስተካክላችኋለሁ፤ በተለይ ጊዜ የማያወስዱ ወይም ደግሞ የተለያዩ እቃዎችን የማይፈልጉ ከሆነ በእጅ ወይም ደግሞ በተወሰነ ቤት ውስጥ ባለ ነገር ለምሳሌ መፍቻ ብቻ ወይም የሆነ ካቻቢቴ አይነት ነገር የሚፈልጉ በጣም በቀላሉ የሚሰሩ ከሆነ እነዛን ሰርቼ እጨርሳለሁ ማለት ነው፤ ሶ በዛ በዛ በጣም በቀላሉ አስተካክላለሁ።

ምን አይነት ስልክ ትጠቀማለህ? እኔ የምጠቀመው የስልክ አይነት እንግዲህ ሳምሰንግ ነው ሶ ሳምሰንግ ሆኖ የውጪ ስልክ ማለት ነው ይሄ መደበኛ ስልክ የምንለው የቤት ስልክ ያልሆነ ያው ሳምሰንግ እንደሚታወቀው በጣም ትልቅ የሚባል አለማችን ላይ አለ የሚባል ስልክ አምራች ድርጅት ነው፤ ከዚህ ድርጅት እንግዲህ ተያይዞ ብዙ በጣም ትልልቅ ቆንጆ ስማርት ፎኖችን ደግሞ ስልኮች ይወጣሉ፤ ከዛ ውስጥ እንግዲህ የምጠቀመው እኔ ኤስ ኤስ ኤስ ሃያ አንድ አልትራውን ነው ያ ስልክ እንግዲህ ከካሜራ አንፃር ከተለያዩ ነገሮች አንፃር በጣም ብዙ ጥቅም ይሰጠናል ምክንያቱም ኳሊቲው በጣም ከፍ ያለ ነው አንድሮይድ ቨርዥን ወይም ሌላው ነገርም በጣም አሪፍ ነው ያ ደግሞ የምንፈልጋቸውን አፖችን እንድንጭን ከዛም ባለፈ ደግሞ የምንፈልጋቸውን ፎቶዎች እንድናነሳ ከዚህ ከስቶሬጅ ወይም ደግሞ ከቦታም አንፃር በደንብ መጠኑ ከፍ ያሉ ነገሮችን በነጻነት ስፔስ ኖሮ እንድንጠቀም ያደርጋል እና ከዛ ከዛ ነገር አንፃር እንግዲህ የዚህ የሳምሰን አልትራ ስልክ ነው ያለኝ እንዳልኩት ደግሞ እነዚህን ሁሉ አገልግሎቶች ይሰጠኛል ካሜራውን ቢባል በጣም ቆንጆ ስለሆነ የምፈልጋቸውን ቦታዎች በተለይ ማየት የምፈልጋቸው እነዚህ ታሪካዊ ቦታዎች ላይ ስትገኝ በደንብ ልክ ሰዎች ካሜራቸው እንደሚይዙት አሁን ላይ በደንብ ኳሊቲ ስልኮች እንደ እኔ እንዳልኩት እኔ እንደያዝኩት አይነት የአልትራ ስልኮች በደንብ ካሜራቸው ቆንጆ ስለሆነ ፎቶዎችን ለማስቀረት ቪዲዮዎችን ለመቅረጽ በደንብ ይሆናሉ እና እነሱን እጠቀማለሁ፤ ሶ በጠቅላላው እንግዲህ የሚይዘው ስልክ ይሄንን ነው አሁን ላይ በስልክ እንግዲህ ከ ስልክነት ወይም በፊት ላይ ከነበረው የመደዋወል የምናምን አይነት ባህሪ ወጥቶ በትንሽ ነገሮችን የሚያስጠቅመን ሆኗል፤ ማህበራዊ ሚዲያዎችን እንድንጠቀም የተለያዩ ነገሮችን እንድናይና እንድንመለከት በጣም ትልቅ ጥቅም ይሰጠናል ሶ ከዛ ከዛ አንፃር እንግዲህ በሚል አሁን ለይ ሄን ስልክ እየተጠቀምኩ እገኛለሁ ማለት ነው የዚህ የሳምሰንግ አልትራ ስልኮችን እንዳልኩት የምፈልገውን ያህል ጥቅም ማገኘው ከዚህ ስልክ ነው ሶ በዛ ምክንያት እንግዲህ በደንብ በደንብ ስልኩን እጠቀመዋለሁ ረጅሙን ሰዓትም ከሌላ ነገር ኢቭን ከጓደኛም ከሌሎች ነገሮችን በቅርቤ ካሉት ነገሮች የበለጠ ስልክ ላይ ነው የማጠፋ፤ ምክንያቱም እንዳልኩት አሁን ላይ ስልካችን ብዙ ነገር ስለሆነ ሲበዛ ወይም አዲክትድ ስንሆን እንደ ሶስት ሲሆን ብዙ ጉዳት ቢኖረውም ግን ምንም ጥያቄ የለውም መረጃዎችን ለመከታተል፣ የምንፈልጋቸውን ሙቪዎች ለማየት ወይም ብዙ ነገሮችን ለመመልከት ስልካችን አሁን ላይ በደንብ ጥቅም ይሰጣል ሶ ከዛ ነገር አንፃር አሁን ስልኬን በሚገባ እየተጠቀምኩት ተገኛለሁ ማለት ነው።

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ እንግዲህ ይበልጡኑ ክረምት ላይ ነው። ምክንያቱም ክረምት ሲሆን ወይም ደግሞ የማረፊያ ጊዜ ሲሆን ስራ ይዘጋል ከቤተሰብ ጋር ጊዜ ለማሳለፍ በደንብ ጊዜ ይኖራል። ምክንያቱም አየሩ ብዙ ጊዜ ለመንቀሳቀስ ወደ ስራ ቦታዎች ለመሄድ ስለማይመች የክረምት ጊዜ ላይ ስራዎች ብዙ አይኖሩም ስራ ይቀዛቀዛል። ሲቀጥል ደግሞ ወቅቱም ራሱ ለመዝናናት ይሆናል ብዬ አስባለሁ ምክንያቱም የምንሄድባቸው ቦታዎች ላይ ብዙን ጊዜ ክረምት ከሆነ ዝናብ ቢኖርም ወይም ጭቃ ቢኖርም ግን እዛ ቦታዎች ላይ በደንብ የአየር ሁኔታው ጥሩ ነው ለምሳሌ ሳሮቹ የተለያዩ ነገሮች ይበቅላሉ። ሶ ከዛ ከዛ ነገር አንፃር ክረምት ወቅት ላይ ከአንድ ቦታ አንድ ቦታ መሄድ በተለይ ከቤተሰብ ጋር ጊዜ ማሳለፍ በጣም ጥሩ ነው ብዬ አስባለሁ። እና ምመኘኛ የክረምት ወቅት ነው እንግዲህ እነዚህን ጊዜዎች ደግሞ ይበልጥ ከጓደኞቼ ጋር ከወዳጆቼ ጋር ከምንም በላይ ደግሞ ከቤተሰቦቼ ጋር ማሳልፍ ከሆነ በጣም ደስተኛ ነው የምሆነው። ምክንያቱም እነሱ ራሱ እንደዚህ አይነት ቦታዎች ላይ መሄድ መገኘት ይፈልጋሉ ስለዚህ ከእነሱ ጋር ደግሞ ሲሆን ያ ነገር በደንብ ታሪካዊ ይሆናል ማለት ነው። በደንብ ነገ ከነገ ወዲያ ካለፍን በኋላ የምናስበው ይሆናል። በተመሳሳይ ደግሞ ክረምትም ስለሆነ በተለይ የመጀመሪያው ደግሞ የበጋ ወቅት የሚባለው በኢትዮጵያ የመስከረም የጥቅምት አይነት ወቅት ሲሆን ደግሞ በዛ አይነት ጊዜ ላይ ማሳለፍ በጣም ደስ ይላል። ያ የሚሆንበት ምክንያት ምንድነው? እነዚህ ጊዜዎች ላይ አየሩ በጣም ቆንጆ ነው። ሲቀጥል ደግሞ ከክረምት ድባብ እየተወጣ ስለሆነ ይሄ ዝናቡ ጭቃው ምናምን አይነት ነገር ብዙም አስቸጋሪ አይሆንም። ሶ ከዛ ነገር አንፃር አየሩ ጥሩ ስለሆነ በደንብ እረፍት ለማድረግ ጊዜ ለማግኘት በጣም ምቹ ነው ብዬ አስባለሁ። እና ከዛ ነገር አንፃር የምመኘው የእረፍት ጊዜ እንግዲህ የክረምት ወቅትን እና ክረምት ወጥቶ ደግሞ የዚህ የበጋ ወቅት መግቢያ ላይ ያለውን ነገር በጣም እወደዋለሁ። በጣም እመኘዋለሁ

በባህላችሁ ሰርግ እንዴት ይከናወናል? በባህላችን እንግዲህ ሰርግ በጣም በተለየ መንገድ ነው የሚከናወነው፤ በጣም ብዙ አይነት የሰርግ ስነ ስርዓቶች አሉ በጣም የሚያስገርመው ነገር ደግሞ ከአንዱ አካባቢ ወደ አንዱ አካባቢ ስንሄድ በጣም ትልቅ ልዩነት አለ፤ ለምሳሌ ወደዚህ ወደ ሰሜኑ ብንሄድ ወይም ወደ አማራ ክልል ወደ ትግራይ ወዳለው ብንሄድ ይበልጥ ስርዓቱ እንግዲህ በባህላዊ መንገድ ለምሳሌ ፈረስ እነዚህ ባለትዳሮቹ አሁን እንደምናየው በዘመናዊው አለም እንዳለው አይነት የመኪና ወይም የሌሎች አይነት ነገሮች ሳይሆን የፈረስ የበቅሎ አይነት እንስሳቶች እንዲኖሩ ተደርገው አዎ እንደዛ ይደረጋል ሶ ከዛም ባልየው በሄደበት መንገድ አይመለስም እዛው ሚስቱን ይዞ ይጠፋል ማለት ነው እንግዲህ በጣም በሚያስገርም ሁኔታ ምግቦቹ የሚሰሩበትን መንገድ ካየን በዘመናዊ መንገድ ሳይሆን እዛው አካባቢው ላይ ያሉ ሰዎች ወይም ደግሞ የማህበረሰቡ ወይም ደግሞ ያን ሰው ያን ባለትዳር የሚያውቅ የዛኔ ባለትዳሮቹን ወይም ደግሞ የሚጋቡትን ሰዎች የሙሽራና የሙሽሪትን ቤተሰብ የሚያውቅ በሙሉ መጥቶ እንዲያግዝ ይደረጋል እንጂ አሁን እንደምናያቸው አይነት ሼፎች ወይም የተለያዩ ሰዎች በጣም ትንሽ ሰዎች ተከፍሏቸው ምናምን አያበስሉም፤ የግድ ያ ማህበራዊ ህይወት ስላለ አንዱ ለአንዱ ያግዛል አንዱ ለአንዱ ይተባበራል ስለዚህ ለሚሰራው ለጥሬ እቃው ለምሳሌ ስጋ ወጥ የሚሰራ ከሆነ ክትፎ ዶሮ የሚሰራ ከሆነ ለምግቡ ነው እንጂ ወጪ የሚወጣው ምግቡን ለሚሰሩት ለነዚህ ሰዎች ምንም ወጪ አይወጣም ምክንያቱም እኚህ ሰዎች በበጎም በጥሩ በደስታም በሀዘንም አንድ ላይ የነበሩ ናቸው ስለዚህ ለዚህ ጉዳይ ተብሎ ምንም የሚወጣ ወጪ የለም፤ በተመሳሳይ ሌላውን ጋ ፕሮግራም ሲኖር ወይም ደግሞ እንደዚህ አይነት የሰርግ ስነ ስርዓት ሲኖር አንዱ ከአንዱ ቤት እየሄደ በደንብ ያን ይሰራል ማለት ነው ከዛ ውጪ ደግሞ እንግዲህ በዚህ በሰርግ ስነ ስርዓቱ ላይ ጎጆ ወጪዎች ወይም የሚጋቡት ሰዎች እንዳይቸገሩ በሚል የገንዘብ ድጋፍ ይደረግላቸዋል ሰዎች ካላቸው ላይ በህብረት ወይም በማህበር አዋጥተው ብር ለእነሱ እንዲሰጥ ነገ ደግሞ ህይወታቸውን ሲኖሩ እንዳይቸግራቸው ምክንያቱም የሰርጉም ውጪ ስላለባቸው ራሳቸውን እንዲቋቋም ያደርጋል ያ በጣም ይረዳቸዋል ውጪ እንግዲህ ከዚህ ነገር ውጪ ደግሞ አንድ በጣም አሪፉ የሚመስለኝ በዚህ በኢትዮጵያ ባህል ውስጥ ወይም በዚህ በኢትዮጵያ ሰርቪስ መስራት ውስጥ ያለው ነገር ይሄ ነው እንግዲህ በጣም ደስ በሚል ሁኔታ ስርዓቶቹ ያልፋሉ ማለት ነው እና በእኛ ባህል እንግዲህ ይበልጡኑ ሰርግ ባህላዊ በሆነ ሁኔታ ዘመናዊ ነገሩም ወደዚህ ወደ ከተማው ስንመጣ አለ ግን ኢትዮጵያ ደግሞ የምትታወቅበት በዚህ አይነት ባህላዊ በሆነ የሰርግ ስነ ስርዓት መተባበር መተጋገዝ አንዱ ለአንዱ መሆን ነው ይሄን ይመስላል ማለት ነው።

ገንፎ ትበላለህ? አዎ ገንፎ እበላለሁ በተለይ እንግዲህ ገንፎ ኢትዮጵያ ውስጥ ከተለመዱ የ እህሎች የሚሰራ ነው። የ ገብስ እና የተለያዩ እንትኖች ይሰራል። ከጤፍም አለ የጤፍም አለ ሶ ከእነሱ የምናገኘውን ገንፎ እንመገባለን ብዙውን ጊዜ እንደ ባህላዊ እንትን ምን የተለመደ ነገር አለ ኢትዮጵያ ውስጥ አንድ በጣም የሚታወቅበት ገንፎ። በተለይ ሴቶች ሲወልዱ ወይም ደግሞ እናት ሲሆኑ እነሱን እንዲጠግን በሚል ገንፎ በጣም ብዙውን ጊዜ ይሰራል። ለዛም ሲባል ይሰራል። ከዛ ደግሞ ሰዎች በታመሙ ጊዜ ሰውነታቸው እንዲጠክን ወይም ደግሞ በደንብ እንዲያገግሙ ሲባል ገንፎ ይሰራል ማለት ነው። በዚህ አጋጣሚ እንግዲህ በማገኝ ሰዓት ያው በጣም የገንፎ ወዳጅ አይደለሁም ግን እመገባለሁ ወይም ገንፎ እበላለሁ ማለት ነው። እና እንዳልኩት ግን በጣም የገንፎ ወዳጄ የገንፎ ተጠቃሚ ባልሆንም ግን በተወሰነ ደረጃ ሳይበዛ አንዳንድ ጊዜ ያው እንዳልኩት ሁሌም ስለማይገኝ ገንፎ እንዳልኩት እንደዚህ አይነት ፕሮግራሞች ሲሆኑ። ሲኖሩ ስለሆነ የሚገኘው በተወሰነ አጋጣሚዎች በተገኘ ሰዓት ገንፎ እመገባለሁ ወይም ገንፎ እጠቀማለሁ ማለት ነው።

የምትወደው ፊልም ምንድነው? እንግዲህ ፊልም በጣም እወዳለሁ በመጀመሪያ። በጣም የምወደው ፊልም እንግዲህ የ ፍቅር ዘውግ ያላቸውን ፊልሞች እና የአክሽን ፊልሞችን ነው። ከዛ ውስጥ እንግዲህ ምናልባት ከፍቅር ዘውግ ፊልሞች ውስጥ ለመዘርዘር ያህል ታይታኒክን መጥቀስ እንችላለን በጣም የምወደው ፊልም ነው። በፍቅር ህይወት ላይ ተመርኩዘው የሚሰሩ ፊልሞች ያው ብዙ ነገርን ያስተምራሉ ብዬ አስባለሁ። በተለይ አንዳንድ ጊዜ ከእኛ አልፎ ለሰዎች ምን አይነት ፍቅር እንደምንሰጥ ምን አይነት ደግሞ ፈተናዎች እንደሚገጥሙን እነዚህን ሁሉ ነገሮች የፍቅር ፊልሞች ያስተምራሉ። ሲቀጥል ደግሞ የአክሽን ፊልሞች በጣም ደስ ይሉኛል። አክሽን ፊልም ላይ እንግዲህ በተለይ ከድብድቡም በላይ እንግዲህ ሲኑ ወይም ደግሞ እንደ ፊልም ያለው ነገር በጣም ይይዘናል። እያንዳንዶቹ አክቶቹ ሰውነታቸውን የሚያደርጉበት መንገድ፤ የሚሰነዝሩበት መንገድ አንዳንድ ጊዜ እነዚህ ነገሮች ብዙ የአክሽን ፊልሞች ጥቅም የሌላቸው ቢመስሉም ለምሳሌ አንድ ሰው ሊጠቃ ቢደርስ ወይም ጥቃት ሊደርስበት ቢደርስ በዛ ነገር በደንብ ራሱን መጥቀም ይችላል ማለት ነው። ባየው የአክሽን ሲን አማካኝነት ራሱን ማትረፍ እና ከሌቦች ወይም ደግሞ ከዘራፊዎች እሱን ሊያጠቁ ከመጡ ሰዎች እንትን ማለት ይችላል። ሲቀጥል በጣም የሚያዝናና ፊልም ደግሞ የጥቁሮች ብላክ አሜሪካን የሆኑ ሰዎች ፊልሞች ናቸው በጣም ብዙ ፊልሞች አሉ ዘ ባርበር ሌሎችም ፊልሞች አሉ። እንደዛ አይነት ፊልሞችን ማየት በጣም ደስ ይለኛል። ምክንያቱም ቀልዶቹ፤ የሚወሩት ቁም ነገሮች፤ ሲቀጥል በጣም የማይመስሉ ማለት ትንንሽ የሚመስሉ ግን ብዙ ቁም ነገሮች ያላቸው ናቸው። ልክ ይሄ የአፓርታይዱን ነገር ይነግረናል። በጥቁርነታቸው ይደርስባቸው የነበረውን ነገር ራሱ ጥቁርነት ምን ያህል እንደ ሰው አለመታየት እንደነበረ በፊት ላይ በተለይ ምን ያህል እንደሚናቁ ከነጮች በምን ያህል ደረጃ እንደሚያንሱ ያ በጣም ያሳየን ነበር እና እሱ በጣም በሚገርም ሁኔታ ብዙ ነገሮችን ያሳየናል ብዙ ነገር ያስተምረናል። ሶ ከዚህ ነገር አንፃር እንግዲህ እንዳልኩት የብላክ ፊልሞችን በተመሳሳይ ከነጮቹም ደግሞ ወይም ደግሞ ከሁሉም እንደዛ አይነት ፊልሞችን እነ ታይታኒክን ጨምሬ ፍቅር ፊልሞችን ብዙዎቹን እወዳቸዋለሁ ማለት ነው። ይሄ ነው እንግዲህ የኔ በጠቅላላው ስለ ፊልም ያለኝ እይታ። ወደ ሀገራችንም ስንመጣ ኢትዮጵያ ላይ የሚሰሩ ፊልሞች አሉ። ይበልጥ ይበልጥ የኢትዮጵያ ፊልሞች ወደ ኮሜዲው ያዘነበሉ ናቸው። ሶ ከዛ ውስጥ እንግዲህ እንደነ የወንዶች ጉዳይ፣ አያስቅም ሌሎችም አይነት በጣም አዝናኝ የኮሜዲ ፊልሞችን አያለሁ። እነሱን እወዳለሁ ማለት ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ በአንድ ጊዜ በጣም ብዙ ስራዎችን አስተናግዳለሁ። በስራ አጋጣሚ ሆኖ የምሰራው ከአንድ ሰው ጋር ሳይሆን ከብዙ ክላይንቶች ጋር ነው። እና በዛ ምክንያት በአንድ ጊዜ ከአንድ በላይ በጣም ብዙ ከሆኑ ሰዎች ጋር ስለምገናኝ ብዙ ስራዎችን አስረክባለሁ። ሜይቢ ሁለት ሶስት አራት ሰዎችን ለምሳሌ አንዳንድ ጊዜ የህትመት ስራዎችን እንሰራለን በዚህ አጋጣሚ መተው የሚያናግሩን ሰዎች የሚፈልጉትን ነገር የሚጠይቁ ሰዎች ብዙ ናቸው። ግማሹ ለምሳሌ የፕሪንት ጥያቄ ፕሪንት ይህንን ወረቀት ፕሪንት አድርግልኝ ሊል ይችላል። አንደኛው ደግሞ ቲሸርት እንዲታተምለት ሊሆን ይችላል አንደኛው ደግሞ እንዲጻፍለት ሊሆን ይችላል እነዚህን ሁሉን ነገሮች እንግዲህ እንቀበላለን ግን ያው ሰው ስለሆንን አንድ ሰው ብቻውን ይሄንን ነገር ስለማይሰራ እንዲጠብቁ ወይ እንነግራችኋለን ወይም ደግሞ አብሮት ላለህ ለእኛ እባል ደረባ እንነግርና ያ ሰው ምን ይላል ስራውን ይሰራዋል ማለት ነው። ሌላኛው ሰው ስራውን እንዲሰራ በደንብ እንነግረውና እንግዲህ ያ ሰው ደግሞ ስራውን በደንብ በሚገባ ይሰራል ማለት ነው። በዚህ ሁኔታ ስራችንን እየሰራን እንቀጥላለን። እንዳልኩት ግን አዎ በአንድ ጊዜ በጣም ብዙ ስራዎችን እንቀበላለን ከአንድ በላይ የሆኑ አምስት ስድስት ስራዎችን ልንቀበል እንችላለን። ግን ትልቁ ነገር ኦርደሩን መጠበቅ ነው። ማነው ቀድሞ የመጣው ማነው ዘግይቶ የመጣው ከማን ቀጥሎ ማን አለ የሚለውን ነገር በደንብ ካወቅን። ስራችንን ለመስራት አንቸገርም በጣም በቀላሉ ስራችንም ሰርተን ለማስተናገድ እና ለማለፍ ይሆነናል ማለት ነው። በዚህ ምክንያት በደንብ በደንብ ስራችንን እየሰራን እንገኛለን። ስራችንንም ደግሞ በሚገባ ከሰራን በኋላ ለሰዎች እናስተናግዳቸውና ከዛም ደግሞ የሚገባንን ክፍያና ገቢ እንቀበላለን ማለት ነው። ሰው በዚህ አጋጣሚ ስራንም ለማሳደግ በአንድ ጊዜ ብዙ ስራዎችን መቀበል በአንድ ጊዜ መስራት የምንችላቸውን ያህል ስራዎች መቀበል በጣም ጥሩ ነው። ምክንያቱም ስራዎች በዙ ማለት የግድ እነዛን ስራዎች ማስተናገድ የሚችሉ ብዙ ሰዎች መኖር አለባቸው ማለት ነው። ስለዚህ ጥራት ላይም በደንብ ፎከስ እናደርጋለን። ከስራው ባልተናነሰ ማለት ነው። ምን መስራት አለብን እንዴት መስራት አለብን? ስራው በምን ጥራት መሰራት አለበት? የሚለውን ነገር ሁል ጊዜም በደንብ እናስበዋለን ለዛም ሁኔታ አድርገን በደንብ በሚገባ ስራችንን ከውነን እናበቃለን ማለት ነው። ያም ደግሞ ለደንበኞች በጣም አርኪ ነው። ደስ ይሰኛሉ ምክንያቱም በፍጥነቱ መጥተው ሌሎች ሁለት እና ሶስት ሰዎችን ከሚያስተናግዱት በላይም እኛ በደንብ እየሰራንላቸው ይስተናገዳሉ ማለት ነው

የሙዚቃ መሳሪያ መጫወት ትወዳለህ? አዎ የሙዚቃ መሳሪያ መጫወትን እወዳለሁ እንደ ጊታር ፒያኖ አይነት የሙዚቃ መሳሪያዎችም ብዙ ብዙ እጫወታለሁ እነሱን መጫወት እንግዲህ የሚሰጠኝ አንዱ ትልቁ ነገር ውስጤን በጣም ደስ ያሰኘዋል በተለይ ለራሴ ጊዜ መስጠት ስፈልግ እረፍት ማድረግ ስፈልግ፤ የሙዚቃ መሳሪያዎችን መጫወት በጣም እረፍት ይሰጠኛል በደንብ ለመተኛት በደንብ ለራሴ ጊዜ ለመስጠት ያሉብኝን ችግሮች በደንብ ለመመልከት ሙዚቃን መጫወት በጣም ትልቅ ስሜት አለው ብዬ አስባለሁ እና ከዛ ነገር አንፃር በደንብ በሚገባ ራሴን እንዳይ እንድመለከት ያሉብኝን ችግሮች እንዳስተምር ሙዚቃ የዛን ያህል ፓወር አለው ብዬ አስባለሁ እና በኢትዮጵያ ደግሞ የተለመዱ የሙዚቃ መሳሪያዎች አሉ የምር ደግሞ ውስጥን የሚነኩ የበገና የማሲንቆ አይነት መሳሪያዎች አሉ እንግዲህ በገና በምጫወትበት ሰዓት በተለይ ወይም በምደረደርበት ሰዓት አንድ የሚሰማኝ ነገር ውስጤ በጣም ሰላም ያገኛል ውስጤ እረፍት ያገኛል ለነፍሴ ሀሴት አደርጋለሁ፤ ከዛ ነገር ጋር ተያይዞ በጣም ደስ በሚል ሁኔታ በጣም ደስ በሚል ሁኔታ እንግዲህ ጊዜዎችን አሳልፋለሁ፤ ያ ደግሞ ብዙ ነገሮችን ከማሰብ አንፃር ከመጥቀም አንፃር ለኔ እረፍት ይሰጠኛል፤ እንዳልኩት ሁሌ አላደርገውም መጫወት ብወድም ሁሌ አላደርገውም በተወሰነ ጊዜ ምናልባት በሳምንት ሁለት ጊዜ ሊሆን ይችላል ወይም ሶስት ጊዜ በዚህ በዚህ ሁኔታ የሙዚቃ መሳሪያዎችን እጫወታለሁ ነገር ግን እንዳልኩት በምትጫወትበት ሰዓት ከጊታሬ ጋር በመገናኝ ሰዓት በጣም እረፍት አደርጋለሁ ማለት ነው እና በጣም ደስ የሚል ስሜት አለው ይሄንን ይመስላል እንግዲህ ከሙዚቃ መሳሪያ ጋር ማሳለፍ በተለይ የሚሰጠውን ደስታ ጥቅም ለማንሳት ሞክሬያለሁ ስለዚህ መጫወት እወዳለሁ በጣም ደስ ይለኛል፤ ነገር ግን እንዳልኩት ደግሞ እነዚህ መሳሪያዎች አንዳንድ ጊዜ ለማግኘት የሚያቸግሩ ናቸው የተወሰኑት ከዋጋም አንፃር ወይም ደግሞ ከሌሎች ነገሮችም አንፃር ከጥልቀታቸውም አንፃር ቤት ውስጥ አስገብተው በደንብ ለመጫወት በጣም ከባድ ናቸው እና የተወሰኑትን እችላለሁ አሁን ላይ ደግሞ በቴክኖሎጂው ምክንያት በስልክ እና በተለያዩ ነገሮች እንድንጫወት እድል ስለተገኘ ያንን አደርጋለሁ ማለት ነው።

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ? አዎ ከስራ ባልደረቦቼ ጋር በጣም ጥሩ የሚባል ግንኙነት አለኝ እነሱም ለኔ ያላቸው ክብር ፍቅር ሲቀጥል እንደ ባልደረባ ደግሞ የምንስማማባቸው የምናወራባቸው ስራን መሰረት ያደረጉ ብዙ ነገሮች አሉ እና አዎ በጣም ጥሩ የሚባል ግንኙነት ነው ያለን እነሱም ስለኔ ጥሩ የሆነ ነገር ነው ያላቸው እኔም ስለእነሱ ጥሩ ነገር ነው ያለኝ ከስራ ባልደረባነትም ደግሞ በላይ ጓደኞች ነን ቤተሰቦች ነን እንወያያለን እናወራለን እነሱ ጋር ያለውን ሀሳብ ሼር ያደርጉኛል ሲቀጥል ደግሞ በህይወታችን ውስጥም በግል ህይወታችን ውስጥ ለምሳሌ የሚገጥሙን ነገሮች ቢኖሩ ያንን ማህበራዊ ህይወት በደንብ እንኖረዋለን ለምሳሌ ከመሃላችን አንድ ሰው ሰርግ ቢኖርበት እዛ ሰው ሰርግ ላይ ሁላችንም እንገኛለን፤ በተመሳሳይ ሀዘን ሲገጥመው እንደዚሁ ገንዘብ አሰባስበን ማድረግ ያለብንን ነገር ሄደን እናደርጋለን ሀዘን አብረን እንወጣለን ማለት ነው፤ በዚህ መንገድ እንግዲህ ያው ሁሉንም ነገር ባማከለ ሁኔታ ነገሮችን እንሰራለን እንከውናለን ማለት ነው ስለዚህ እንግዲህ ያው በማህበራዊ ህይወት ውስጥ እንግዲህ በተለይ የስራ ባልደረዋን ጓደኛ ማድረግ በጣም ጥቅም አለው አስባለሁ ምክንያቱም በስራ ላይ ለማደግ ለመለወጥ ከፍ ያለ ነገር ላይ ለመድረስ ከስራ ባልደርባ ጋር ያለ ግንኙነት በጣም ወሳኝነት እንዳለው አምናለሁ በዚህም ተመርኩዠ እንግዲህ ብዙውን ጊዜ ከስራ ባልደረቦች ጋር ያለኝ ነገር በጣም ጥሩ እንዲሆን እጥራለሁ ማገዝ ያለብኝን ነገር አግዛለሁ እነሱን በተመሳሳይ ለኔ መልካም ስለሆኑ እንድሻሻል እንደ ካለሁበት ነገር ከፍ እንድል የተሻለ ቦታ ላይ እንድገኝ ደግሞ ሁል ጊዜ ይረዱኛል ማለት ነው በዛም በጣም ደስተኛ ሆኜ እኔም ደግሞ እንዳልኩት ያለኝን ነገር ሳልሰስት እንደ ጓደኛም እንደ ቤተሰብም ሁሉንም ነገር አከናውናለሁ ማለት ነው። ያ በጣም የሚጠቅመው ለምንድነው በደንብ ይሄ በወንዱ ወይም የጓደኝነት መሰረቱ እንዲጠብቅ በደንብ እንድንቀራረብ ያደርገናል ያ ደግሞ ለስራውም ለህይወታችንም በጣም ትልቅ ጥቅም አለው ብዬ አስባለሁ ከስራ ባልደረባ ጋር ያለ ግንኙነት በዛ ምክንያት እንግዲህ ጥሩ የሚባል ግንኙነት አለኝ።

ምን አይነት ልብስ ትወዳለህ? እንግዲህ የምወደው ልብስ ቀለል ያላለ የማይከብድ አይነት ልክ እንደ ቲሸርት አይነት ወይም ሁዲም ሆኖ ብዙ ማይከብድ አይነት ለሰውነት ለመንቀሳቀስ ይሄ ሙቀቱም ደግሞ ተመጣጣኝ የሆነ አይነት ልብስ ቢሆን እመርጣለሁ። የተለየ አይነት ምርጫ ያለኝ ሰው አይደለሁም ወይም የዚህ የፋሽን የምናምን አይነት እንትን ያለኝ ሰው አይደለሁም። ግን ደግሞ የሚሄድበትን ከሰውነቱ ጋር ከ ካለው ነገር ጋር ከአየሩም ጋር የሚሄድበትን ነገር መምረጥ አለበት ብዬ አስባለሁ። ምክንያቱም በጣም ትልቁ ማተር የሚያደርገው ሁለቱ ይመስለኛል አንደኛው ፊት ያደርጋል ወይም ደግሞ እዛ ሰው ላይ ይሄዳል የሚለው ነገር ነው። በሁለተኝነት እና በጣም በትልቁ ደግሞ የአየር ንብረት ወይም ደግሞ እዛ ሀገር ላይ እሱ ያለበት ሁኔታ ላይ የሚስማማው የቱ ነው? ለምሳሌ የብርድ አይነት ወቅት ላይ ከሆነ ትንሽ ወፈር ያሉ ወይም ከ ጥጥ አይነት ነገር የተሰሩ ወይም ሙቀት የሚሰጡ አይነት ልብሶች ሊሆኑ ይችላሉ። በጋ ሲሆን ደግሞ በተመሳሳይ ፀሀይ ሲሆን ቲሸርቶችን እና የተለያዩ ነገሮችን ያ ሰው ሊጠቀም ይችላል ማለት ነው። ሶ እኔም እንደዛ ነው የማስበው። በዚህም ሁኔታ ነው እንግዲህ የምቀጥለው እና ነገሮችን የማደርገው ከዛ ውጪ እንዳልኩት ነው። አብዛኛውን ጊዜ የልብስ እንትን የለኝም ግን በዚህ አይነት መስፈርት እቀጥላለሁ ማለት ነው

ዛሬ የመጀመሪያ ምግቢ ምን ነበር? የመጀመሪያ ምግብ የነበረው እንግዲህ ፍርፍር በዳቦ ነበረ ቁርስ ላይ ወደ ቤቴ ሄጄ የበላሁት በጣም ቆንጆ ምግብ ነበረ አብዛኛውን ጊዜ ለቁርስ የምመርጠው ምግብ ፍርፍር ነው። ምናልባት አብሮት ሻይ ቢኖር ወይም ደግሞ ራሱ ፍርፍሩ በስጋ ቢሰራ ይበልጥ ደስ ይለኛል። ነገር ግን እንዳልኩት በተመሳሳይ በጣም ቆንጆ ምግብ ነው ፍርፍር ብዬ አምናለዉ። በተለይ ለቁርስ ቀለል ያለ የማይከብድ ሰውነትም ብዙም ማይዝ ስለሆነ ብዙ ጊዜ ምርጫዬ እሱ ነው የሚሆነው ከዛም ውጪ እንግዲህ እንቁላል እንቁላል በጣም እወልዳለው እና ቁርስ ላይ በተለይ ቢበላ ብዙ የሚሰጠን ነገር አለ ለጤና ብዬ ስለማስብ እንቁላል እጠቀማለው እነዚህን መግቦች በዋነኝነት አመገባለው እንዳልኩት እንግዲህ ያው ቁርስን ደግሞ በደንብ በሚገባ መመገብ ከጤናማ አንፃር በጣም ብዙ የሚሰጠው ነገር አለ ብዬ ስለማስብ ቁርስ ላይ እነዚህን እመገባለው ማለት ነው። ይበልጡኑ ምጠቀመው እንግዲህ ምግብ እንዳልኩት ዶሮም አንዳንድ ጊዜ ሲኖር ስጋ ነክ ነገሮች በጠቅላላ ይመቹኛል ያው እንዳልኩት አንዳንድ ጊዜ ለቁርስ ላይሆኑ ይችላሉ ግን በተገኘ ሰዓት ደግሞ ምርጫዬ ናቸው። እና ዛሬ የበላሁት እንዳልኩት ፍርፍር ነው ግን ሁሌ ፍርፍር እበላለው ማለት አይደለም ሌሎች ምግቦች ምክንያቱም እንዳያሰለች ሲቀጥል ደግሞ ሁልጊዜም ያንን ማግኘት አስቸጋሪ ስለሆነ ሌሎች ምግቦችን ቅድም እንዳልኩት እንደ እንቁላል ሌሎችም አይነት በጣም ጥሩ የሆኑ ለጤንነት የሚጠቁሙ ምግቦችን እጠቀማለሁ እነሱን በሚገባ እመግባለሁ ማለት ነው። ስለዚህ ከስጋም ባለፈ ከሌሎችም ነገሮች ባለፈ እንደዚህ አይነት ምግቦችን እየተጠቀምኩኝ ቀለል ብዬ ለመዋል እሞክራለው ኢቭን ዳቦ ብቻ ምበላበት ጊዜ አለ። አንዳንድ ጊዜ ደግሞ ከሻይ ጋ ሊሆን ይችላል ያዳቦ ወይም ደግሞ ዳቦ ከጁስ ጋር ሊሆን ይችላል ሶ ልክ እንደዚህ ሰውነቴን በተለይ በደንብ ኢነርጂ ለመስጠት በሃይል ለመጀመር በጥንካሬ ለመጀመር እንደዚህ አይነት ቁርሶችን በሚገባ አጠቀማለው ማለት ነው።

የምታስታውሰው ልዩ በዓል አለ። አዎ የማስታውሰው ልዩ በዓል አለ። በአንድ ወቅት የገና በዓል ይመስለኛል። ከቤተሰብ ጋር በግ ገዝቼ ወደ ቤት እየተመለስኩ ባለበት ሰዓት በጣም አደገኛ በግ ነበር የገጠመኝ እና በጉ ድንገት ያለ ገመድ ነበር እየጎተትን እየወሰድን የነበረው እና ድንገት አመለጠ ማለት ነው። እና ያ በግ ሲያመልጥ አጋጣሚ ለመያዝ በጣም ተቸግረን ነበረ። ከዛ እንደምንም ተያዘ በድጋሚ ያን በግ ከያዝነው በኋላ ድጋሚ ገመድ ይዘህ ይገዛ አልንና። ገመድ ወደሚሸጥበት አካባቢ አንድ ጊዜ ለአጎቴ ሰጥቼው ሄድኩኝ እና ድጋሚ እሱ ይዞት ባለበት ገመዱን እስከገዛ ድረስ አመለጠ ማለት ነው። ሶ ድጋሚ በጣም ብዙ ርቀት ሰው አግዞ ነው ምናምን ያንን ያመለጠውን በግ ያዝነው ከዛ ድጋሚ ይዘነው ገባን ማለት ነው እና ይሄ አጋጣሚ አይረሳኝም። ከዛ ውጪ ደግሞ በአንድ ወቅት ላይ ደግሞ አንድ ፍየል ቤት ውስጥ ተገዝቶ ያ ፍየል እየታረደ ባለበት ድንገት ከታረደበት ተነሳ ማለት ነው። ከዛ በጣም በደንብ ስላልታረደ ነው ብለን ድጋሚ ታረደ በጣም በተከታታይ ወደ አምስት ስድስት ጊዜ የሚል ነው የሚል። በምን እንደሆነ ባይታወቅም ግን ፍየሉ ደጋግሞ ተነሳ ማለት ነው እና በጣም ያስደነግጥና ይገርም ነበረ። ፍየሉ ደጋግሞ ይነሳል ይታረዳል ደጋግሞ ይነሳል እንደዛ አይነት በጣም ይገርሙ ገጠመኞች በህይወቴ ውስጥ ገጥሞኝ ያውቃሉ። ሌላ ተጨማሪ እንግዲህ ገጠመኝ ለማንሳት ያህል አንድ ወቅት ላይ የጥምቀት በዓል ነበር ይሄ ደግሞ ያው ኢትዮጵያ ውስጥ በደንብ የሚታወቅ ነው። ያኔ ጥምቀት ባል እያከበርን በተወሰነ ደረጃ ሁላችንም በሚባል ደረጃ አብረን የነበርን ሰዎች ሰክረን ነገር ነበረ መጠጥ ተጠቅመን ነበር እና የምናደርገውን አናውቅም። በጊዜው በጣም የሚገርም ነገር ስናደርግ ነበረ። ለምሳሌ ልብሳችንን አውልቀን ስንሄድ ነበረ። ዋና ለመዋኘት እንሞክር ነበረ ውሃ አግኝተን ምናምን እና በጣም የሚገርም አይነት ገጠመኝ ነበር በግዜው ያጋጠመኝ እና ያገጠመኝ ከእኔ ከአእምሮዬ ውስጥ አይወጣም። የመጨረሻ አንድ ገጠመኝ ለመጨመር ያህል ደግሞ አንድ ወቅት ላይ በዓሉ ይመስለኛል ፋሲካ ነበርና። ዶሮ አንድ ጓደኛዬ አብሮ የኖረውን እያረደ ዶሮ ሊታረድለት አልቻለም ማለት ነው። ቢያርደው ምንም ሊሞት አልቻለም ቢላውም ነው ሲቀጥል ልጁም ደግሞ የማረድ ልምድ ስላልነበረው ዶሮ በጣም አስቸግሮ ታናድዳለህ ከዛ በኋላ ተቀብሎት ሌላ ሰው ያንኑ ዶሮ በሁለት ሰው የታረደበት አጋጣሚ እንግዲህ ዶሮ ትንሽ እንኳን ሆና ለማረድ አስቸግራ የታረደበት አጋጣሚ አይረሳኝም። እኚህ በዓል ገጠመኞቼ ናቸው። እንግዲህ በጣም የሚያስገርሙ ሌሎች ገጠመኞችም ነበሩ ግን ያው ስንጠየቅ ወይም ደግሞ ጥያቄዎቹን ለመመለስ ስንል አንዳንድ ጊዜ ይጠፋሉ እነዛ ብዙ ገጠመኞች እና ከማስታውሳቸው ጥቂት ገጠመኞች ውስጥ እነዚህ ወደ ሶስት ወይም አራት የሚጠጉ ገጠመኞች በዋነኝነት ይጠቀሳሉ ማለት ነው

የምትወደው ጣፋጭ ምግብ ምንድነው? እንግዲህ ጣፋጭ ብዙ አድናቂ አይደለሁም። ምክንያቱም ጣፋጭ በራሱ ለጤና እና ለተለያዩ ነገሮች ብዙ ጥሩ ነው ብዬ አላስብም። ኢቭን ለጥርስ ጤና ብንል ለውስጥም ጤና ቢሆን ብዙ ሰዎች ጣፋጭ ከመመገብ ጣፋጭ ከመጠጣት ብዙ ነገር ሲደርስባቸው እናያለን። ከዛ ነገር አንፃር በጣም ጣፋጭ ወዳጅ አይደለሁም። ነገር ግን ከጣፋጭ የምወደው ኬክ እና ኩኪስ ነው። ከጠፋጭ ምግብ የምወደው በተለይ ኬክ እወዳለሁ። ያው ኬክ እንደሚታወቀው ብዙ ፕሮግራሞች ልደት ሊሆን ይችላል ሰርግ፣ ሽንግልና የተለያዩ አይነት ፕሮግራሞች ላይ ኢቭን ካፌ እንኳን ሄደን የምናዘው ነገር ነው። ሶ ከዛ በተነሳ ኬክ በደንብ እወዳለሁ። ኬክ እጠቀማለሁ ግን እንዳልኩት አንድ ኬክን የምወድበትም ትልቁ ምክንያቴ በየጊዜው የምናገኘው አለመሆኑ ነው። ኬክን ሁሌ ልንበላው አንችልም። ከሰኞ እስከ እሁድ ወይም ያሉትን ቀኖች በሙሉ ልንበላው አንችልም። ልንበላው የምንችለው መቼ ነው ካልን ጊዜ ወስደን በሆኑ አጋጣሚዎች በሆኑ ሁኔታዎች ኢቭን የምናዝ እንኳን ከሆነ በየቀኑ ሬስቶራንት ወይም ካፌ ወይ የሆነ ቦታ በሄድን ቁጥር አናዝዘውም። በተወሰኑ አጋጣሚዎች ነው የምናዘው። አይነቱም ብዙ አይነት ስለሆነ በጣም እወደዋለሁ። ምክንያቱም አንድ ኬክ ብቻ አይደለም ያለው። ጣእሙም በጣም የተለያየ ነው የሚሰራበት መንገድ መጠኑ ይሄ ሁሉ ነገር የተለያየ ነው እና ከዚህ ነገር አንፃር ኬክ በጣም እወዳለሁ። ግን እንዳልኩት አዘወትሬ አልመገብም። ሲቀጥል ኩኪስ ነው። ያው ኩኪስ እንግዲህ እንደሚታወቀው በጣም ጣፋጭ ከሚባሉ ምግቦች አንዱ ነው። ግን የጣዕሙ አይነት ደግሞ የኬክን ያህል ደግሞ አይደርስም። ኬክ ይበልጥ በጣም ጣፋጭ ነው። በተቃራኒው ኩኪስ ደግሞ የዛን ያህል በጣም ጣፋጭ የምንለው አይደለም። በደንብ ቴስቱ የሚወደድ ነው። ግን ይሄ እንዴት ነው ጣዕሙ በጣም ከፍ ብሎ እስኪዘጋን ድረስ አይደርስም። አንዳንድ ጊዜ ኬክ እንደዛ ይሆናል። ለምሳሌ ኬክን ሰው አብዝቶ የሚበላ ከሆነ በጣም ያስጠላዋል። ምንም ጥያቄ የለውም። ኬክን ሰው ሊበላ የምችለው በትንሽ መጠን ብቻ ነው። በተቃራኒው ግን ስለ ኩኪስ ስናወራ ኩኪስን ምንም ያህል ልንጠቀመው እንችላለን በደንብ ልንበላው እንዲ ልንጠቀመው እንችላለን። በዛ ግን ምን አይለንም አያስጠላንም ወይም ደግሞ አንተወውም ማለት ነው። ስለዚህ ኬክን እንግዲህ እና ኮኪስን እመርጣለሁ። ከዛ ውጪ ምናልባት እንግዲህ ከጣፋጭ ምግብ ልወድ የምችለው እንግዲህ በሚሰሩት አይነት እንግዲህ ኢትዮጵያ ውስጥ ያለ አንጣፋጭ ሎሜ የሚባል ምግብ አለ። ሎሜ የሚባለው ምግብ እንግዲህ የሚሰራው ከስንዴ፣ ከማር፣ ከወተት እና የፍርኖ ዱቄት ተጨምሮበት ነው። እጅግ በጣም ጣፋጭ ምግብ ነው። ይሄን ምግብ መመገብ ደግሞ ለኔ በጣም ስሜት ይሰጠኛል። በጣም እወደዋለሁ። ከዛ ነገር አንፃር በደንብ እጠቀመዋለሁ ማለት ነው።

በስራ ጊዜ እረፍት ታደርጋለህ? በስራ ጊዜ አዎ እረፍት አደርጋለሁ አንዳንዴ ጊዜ አስፈላጊ መስሎ ሲታየኝ እረፍት አደርጋለሁ ያው ሁሌ አይሆንም። ምክንያቱም አንዳንድ ጊዜ አስቸኳዮች ስራዎች ሲገጥሙ ምናልባት ከምሳ ሰዓት ውጪ እረፍት የማይሰጡ ስራዎች አሉ። ሶ በዛ ምክንያት እረፍት ማላደርግበት ጊዜ ይኖራል። ነገር ግን አንዳንድ ጊዜ እረፍት ሲያስፈልገኝ ለምሳሌ ራሴን ማዳመጥ እንዳለብኝ ከተሰማኝ በስራ ላይ የሆነ ልክ ያልሆነ ነገር እንዳለ ካመንኩኝ እረፍት ለማድረግ እሞክራለሁ። ያንም እረፍት ደግሞ ዝም ብሎ እንደው ከማረፍ ወይም ስራ ከመፍታት ሳይሆን ለራሴ ጊዜ ሰጥቶ በደንብ በኢነርጂ በሃይል ራሴን ወደ ስራው ለመመለስ የሚደረግ ነው ማለት ነው። ሶ በዚህ ሁኔታ እንደዚህ አይነት ነገሮችን ካደረኩ በኋላ ቀጥታ ወደ ስራ ነው የምመለሰው። ወደ ስራ ስመለስ ደግሞ አንድ ነገሮችን የሚያቀልልኝ ነገር የሚመስለኝ ያንን ነገር እያሰብኩ እንዳልመለሰው እሆናለሁ ምክንያቱም። ቀድሞ የነበረውን ስህተት ወይም የሆነን ነገር ለማስተካከል ነው እንጂ። ያንን በማሰብ የመጨናነቅ ነገር ያንን በማሰብ የሆነ አይምሮን የማስወጠር ምናምን አይነት ነገር የለብኝም። ጀስት ስራውን ለመስራት ነው። አንዳንድ ጊዜ ደግሞ ምን አይነት ነገሮች ይገጥማሉ በስራ ላይ ያልተገመቱ አይነት አጋጣሚዎች ይፈጠራሉ። ለምሳሌ በቅርብ የምናውቃቸው የሆኑ ሰዎች እዛ ስራ ቦታ ሊመጡ ይችላሉ። ሶ እዛ አጋጣሚ አግኝተናቸው ልናወራቸው እንችላለን። በደንብ ልናወራ እንችላለን። በደንብ እናነሳው እንችላለን። ሶ በዛ ምክንያት እንደዛ አይነት ነገሮች ሲገጥሙኝ። በደንብ ለራሴ ጊዜ ለመስጠት ስል ወይም ደግሞ የኔ ሆኖ የቅርብ ሰዎችን ለማግኘት ስል ስራውን እንትን እላለሁ ማለት ነው። ስራውን ለጊዜ አቆምና ወደ ስራው ትንሽ ቆይቼ እመለሳለሁ። ሶ ያ ደግሞ እንዳልኩት። ሪኒው አድርጌ ወይም ተመልሼ በደንብ ስራዬ ላይ እንድበረታ ጊዜ እንዳገኝ ከዛ ስህተቶች የቱ ጋር እንደሆኑ እንዳስተውል በደንብ ይረዳኛል። ደግሜም ደግሞ ብስጭት ውስጥ እንዳልገባ ወይም ደግሞ ሌላ አይነት ነገሮችን በማሰብ አይምሮዬ እንዳይወሰድ ያቺ የብሬክ ሰዓቷ በጣም ጠቃሚ ነች ያው ረጅም ሰዓት አትሆንም። የሃያ ደቂቃ ወይም የሰላሳ ደቂቃ እረፍት ነው በጣም ከበዛ ሊሆን የሚችለው። ሶ በዛ ሰዓት ራሴን በማዳመጥ ብዙ ጊዜ ቡና ካለ ከቡና ጋር በደንብ ጊዜ በመስጠት ወደዛ ስራ እመለሳለሁ። ያኔ ነገሮችን በጣም ቀላል ያደርግልኛል

የልደትህን ቀን እንዴት ታከብራለህ? የልደቴን ቀን እንግዲህ በተለያዩ ሁኔታዎች አከብራለሁ ያው ትልቁ ልደቴን የማከብርበት ምክንያት ያው በመወለዴ ስለሆነ በመወለዴ ደስተኛ ከሆኑ ሰዎች ጋር አንድ ላይ በመሰብሰብ አከብራለሁ እነዚህ ጓደኞቼ እንግዲህ ያው የኔ ቅርብ የምላቸው ናቸው ሲቀጥል ደግሞ አንድ አንድ ጊዜ ቤተሰቦቼን እጠራለሁ እናት አባቴን አሁን ለደረስኩበት ሁኔታ ዋጋ የከፈሉ አሁን ላለውበት ሁኔታም ደግሞ በደንብ ምስጋና የሚገባቸው ሰዎች ስላሉ እነሱን የቅርብ አድርጌ አከብራለሁ ግን የተጋነነ ወይም ደግሞ ከፍ ያለ አይነት ሴሬሞኒ ወይም ደግሞ ዝግጅት አይደለም ጀስት ትንሽ አይነት ሰለብሬሽን ነው የሚኖረው። በጣም ጥቂት ሰዎች ነው እንትን የሚሉት አንድ ሁለት መቶ ሰው የሚጠራበት ብቻ ዝግጅት ነው ሁለት መቶ ሰው እናከብረዋለን ማለት ነው እና በጣም ደስ የሚል ፕሮግራም ነው የሚሆነው ዲጄ ይጠራል ሻምፓኙም አንድ ሁለት በሬ ቀለል ባለው ሁኔታ አንድ ሁለት በሬ እናሳርዳለን በጣም ደስ በሚል ሁኔታ ሼፍ አዘጋጅተን እንደዛ እናከብረዋለን ያው በጣም ልዩ ነው እንግዲህ የሚሆነው ፕሮግራሙ እዛ ፕሮግራም ላይ እንግዲህ ያው ብዙዎች ሰርጋችንን በዛው እናድርግ ይላሉ። ግን አልፈቅድላቸውም ያው የተዘጋጀው ለልደት እስከሆነ ድረስ እነሱ ሰርግ እንዲያከብሩ አልፈቅድም ግን ያው በዚህ አይነት ሁኔታ ከምወዳቸው ሰዎች ጋር በመሆን በጣም ደስ በሚል አከብራለው። ፕሮግራሙ ያው በተለየ አይነት ይዘት ነው የሚከበረው። ራሱን የቻለ የፕሮግራም መሪ አለው። ጨዋታዎች አሉት ጌሞች አሉት ሰዎች መጥተው የሚጫወቱበት አጋጣሚ አለ። ማድረግ የሚፈልጓቸውን ነገሮች ልክ እንደ ጌም አዘጋጅተን ሴቱም ወንዱም በተለይ ወጣቶች እንዲጫወቱ እናደርጋለን ዳንሱ ፈታ ነው ዘና ነው የሚቀር የለም ከዛ ውጪ ግን አሁን ላይ በቅርብ ጊዜ ግን እያደረኩት ያለውት ነገር ያው ነዲያንን የተቸገሩትን ማብላት ነው ሁለትም ቤት ያላቸው ግን ያው ቤታቸው አነስ የሚልባቸው ሰዎች ወይም ደግሞ ኢቭን ቤትም የሌላቸው ችግረኞችን በተወሰነ አይነት ሁኔታ ለመደገፍ በቀበሌ ቤት በምናምን ያሉትን እነሱን በመርዳት በመደገፍ የራሳቸው ነገር እንዲኖራቸው ያው ከልደት ስጦታዬ ውስጥ ሁሌ የማይቀረው አንድ ነገር የምችል ከሆነ አነስ ብትልም የቤት ስጦታ ለአንድ እድለኛ አደርጋለሁ አንድ ሰው ቤት ተሸላሚ ይሆናል ማለት ነው። ብዙ የተጋነነ ቤት አይደለም በአቅሜ አነስ ያለች የቤት ሽልማት ለዛ ሰው አደርግለታለሁ ያንን ተቀብሎ በደንብ ደስ ብሎት እንዲኖር ወደ ፊትም በሚኖርበት ሰዓት ጋር ልክ ባለቤት ኖራው ልጆች ኖሮት ሲኖር እኔን እንዲያስብ እንዲያስታውስ አሁን ያለበትን ቤት እሱ ነው የሰጠኝ ብሎ እንዲያስበኝ በፈጣሪም ዘንድ ደግሞ ተቀባይነት እንዳገኝና ደስ እንዳሰኘው ይሄንን አደርጋለሁ ማለት ነው ከብዙ በጥቂቱ እንግዲህ ልደቴን የማከብርበት ሁኔታና አመክኒዮ ይሄ ነው ማለት ነው።

ዝናብ ሲዘንብ ምን ታደርጋለህ? እንግዲህ ዝናብ ሲዘንብ አብዛኛው ጊዜም ሰዎች የሚያደርጉት ነገር ያው እንቅልፍ መተኛት ነው። ምክንያቱም ዝናብ ሲዘንብ እንቅልፍ መተኛት በጣም ደስ የሚል ስሜት አለው። ሲቀጥል ደግሞ ብዙ ጊዜ በዝናብ ለመስራትም ሲሆን አይመችም አይደለ። አንድ ሰው ስራውን እየሰራ እንኳን ቢሆን። ዝናቡ አያሰማም። ብዙ ነገር ይፈጠራል እና ከዝናብ ጋር ተያይዞ እንግዲህ አሪፉ ነገር የሚመስለኝ እንቅልፍን መተኛት ነው። ሶ ብዙ ጊዜ እኔም የማደርገው ያንን ነው እንግዲህ። ዝናብ ሲዘንብ እንቅልፌን በሚገባ እተኛለው። እረፍት አርጋለሁ ለራሴ ጊዜ እሰጣለሁ ማለት ነው። እና አብዛኛውን ጊዜ ዝናብ ከዘነበ የማደርገው ትልቁ ነገር። እንቅልፌን በሚገባ ለረጅም ሰዓታት መተኛት ነው። ያም ደግሞ በጣም ብዙ ጤንነትን ይሰጠኛል። ምክንያቱም እንቅልፋችንን የምንተኛ ከሆነ የምናርፍ ከሆነ ከብዙ ነገር አንፃር ያ ነገር ጥቅም ይኖራል ብዬ አስባለሁ። እና እንደዛ ነው የማደርገው አብዛኛውን ጊዜ። እንቅልፍን መተኛት በተለይ ያለው ትልቁ ጥቅም። ያ ነው እንግዲህ ብዙ ጊዜ በተለይ እንቅልፋችንን የምንተኛ ከሆነ። ዝናብ ነው ያው ምክንያቱ እና በተለይ ክረምት ሲሆን ኢቭን በጋም ሆኖ አንዳንዴ ጊዜ በሚዘንብበት ሰዓት በተለይ ምሽት ከሆነ ብዙ ሰው የሚያደርገው እንዳልኩት ነው የማደርገው ዝናብም መተኛት ነው። ወይም ደግሞ አንዳንዴ ጊዜ ከሰው ጋር ደግሞ እዛ ዝናብ ላይም እንትን ማለት ደስ ይላል በተለይ ዝናቡ ከባድ ካልሆነ። ወጥቶ መጫወት ምናምን ጊዜ ማሳለፍ ምናምን ልዩ ስሜት ይፈጥራል። በዝናብ የተወሰነ በዝናብ እየተመቱ ጊዜ ማሳለፍ ማለት ነው። ያው ለጤንነት ጉዳት እንዳለው ሆኖ ማለት ነው ሲበዛ ለበርድ ሊያጋልጠን ይችላል። ወይም ለሌላ ነገር እና በተወሰነ ደረጃ ግን ዝናቡ ቢያገኘን ምንም ችግር አለው ብዬ አላስብም። እና ከዛ ነገር አንፃር በዝናብ እንግዲህ ይሄንን አደርጋለሁ ማለት ነው። ሞር ኦፍ ግን እንዳልኩት አብዛኛውን ጊዜ ዝናብ ሲዘንብ እንደዚህ አይነት ነገሮች ውስጥ ብዙ አልገባም ምክንያቱም ዝናቡ ከባድ ከሆነ። ከጤናማ አንፃር ሊያስከትል የሚችለው በጣም ትልቅ ጉዳት ሊኖር ስለሚችል። ብዙም አላደረገውም ያንን ተከትሎ የማደርገው ትልቁ ነገር። እረፍት ማድረግ እና ዝናብ በሚዘንብ ሰዓት መተኛት ነው። ሲቀጥል ግን ያው ዝናብን ሲዘንብ የምንተኛበት በጣም ትልቁ ምክንያት የሚመስለኝ ለማንሳት ያህል ያ ዝናብ በሚዘንብበት ሰዓት ብዙ በተለያዩ ቤት ውስጥ ያሉ ኤሌክትሮኒክሶችን ለመጠቀም ያስቸግራል። ስልካችንን ሊሆን ይችላል ወይም ደግሞ ኤቤቱ ኤቤቱን ቴሌቪዥን እንኳን ለመጠቀም ያስቸግራል። ምክንያቱም ለመስማት ያስቸግራል ያንንም ነገር በድምጽ ለመስማት ቴሌቪዥንም ይሁን ስልካችንን ለመስማት ያስቸግራል። እና ከዛ ጋር በተያያዘ የግድ የምናደርገው አንድ ትልቁ ነገር ምንድነው? ያንን ነገር ላለመነካካት ያንን ነገር እንትን ላለማለት ሲባል ወደ እንቅልፍ መሄድ ነው። በጣም ከበዛ እንግዲህ የምናደርገው ነገር ደግሞ ምንድነው? ቁጭ ብሎ ዝናቡን መመልከት ነው በመስኮት በተለይ ዝናቡ የሚወርድበትን ሁኔታ። እየዘነበ ያለው መጠን ምናምን እያሰብን በጣም ደስ የሚል ህልም ውስጥ ወይም ሀሳብ ውስጥ በዚሁ በቁማችን ማለት ነው የግድ መተኛት ሳይጠበቅብን። እንደዛ ልንገባ እንችላለን ያ በጣም የተለየ ስሜት ይፈጥራል ብዬ አስባለሁ። በተለይ ዝናብ ላይ ለማሳለፍ የሚፈልጉ ሰዎች ወይ ዝናብን የሚወዱ ሰዎች ያን ነገር ያደርጉታል። ያው ግን ስራ ላይ ካለን ወይም ደግሞ ከስራ እየተመለስን ከሆነ ግን እንዲ አይነቱ ነገር በጣም አስቸጋሪ ነው። ምክንያቱም ዝናብ ምናልባት ቤት ውስጥ ለምንቀመጥ ወይም ቤት ውስጥ ላለ ሰው ካልሆነ በስተቀር። ከቤት ውጪ በምንሆንበት አጋጣሚ በጣም ነገሮችን ከባድ ያደርጋቸዋል። ያ ስለሆነ በደንብ ጥንቃቄ ማድረግ ይገባናል ብዬ አስባለሁ። ዝናብ የሚመጣበት ሰዓት የዝናብ ሁኔታ መመልከት ማባራትም ካለብን ማባራት አንዳንድ ጊዜ ግድ ይለናል። ይሄን ይመስላል የኔ ሀሳብ። ከዝናብ ጋር ተያይዞ እንግዲህ እነዚህ ሁለት ሀሳቦች ያው እረፍት ማድረግ እና ሲቀጥል መጠለልም ካለብን መጠለል ነው። ያው የምንተኛበት ሁኔታ ቤት ውስጥ ሆነን ካለ ደግሞ ያንን ብናደርግ ያ ነገር በጣም በተለየ ሁኔታ ስሜት ይሰጠናል ብዬ አስባለሁ። የኔ ሀሳብ ይህንን ይመስላል። በጣም ቴንኪው አመሰግናለሁ

በበጋ ወቅት ምን ታደርጋለህ? በበጋ ወቅት እንግዲህ የምለብሰው ልብስ ያው ወቅቱ እንግዲህ የሙቀት ወቅት ወይንም ደግሞ ብርድ የማይበዛበት ወቅት ስለሆነ በተወሰነ ደረጃ ልክ የቲሸርት አይነት ለሰውነት ለራሳችን የማይከብዱን አይነት ሙቀት የማይፈጥሩብን አይነት ልብሶችን ነው እንደዛ አይነት ቀለል ያሉ ብዙ ለሰውነት የማይከብዱ ለራሳችን የማይከብዱ አይነት ልብሶችን ነው ለመልበስ የምሞክረው። አብዛኛውን ጊዜ የማደርገውም ያንን ነው እንግዲህ የማይከብዱን አይነት በሰውነትም ተመሳሳይ ለኛም ደግሞ የማይከብዱ አይነት ልብሶችን ለመልበስ ነው ምሞክረው። ያው አለባበሶች ሲዝናል ናቸው ለምሳሌ አንድ ሰው ብርድ ያለበት አካባቢ ላይ ወይም ደግሞ በረዶ የሚጥልበት አካባቢ ላይ ቲሸርት ቢለብስ ይሄ በጣም ትክክል አይደለም ብዙም ደግሞ ሊጎዳ ይችላል ጤናውንም ሊያጣ ይችላል። ሶ አለባበሳችንን ከሲዝኑ ጋር ወይም ከጊዜው ጋር ማመሳሰል በጣም ተገቢ ነው ብዬ አስባለሁ። ያ ካልሆነ ግን እንዳልኩት በጣም ችግር ሊፈጥርብን ይችላል። የአለባበሳችን ማለት ነው በተለይ ከጤና አንፃር በጣም ችግር ያመጣብናል ብዬ አስባለሁ። እና ያው ነገር ምንም ጥያቄ የለውም ጉዳት ይኖረዋል። በተመሳሳይ ግን ሲዝኑን በጠበቀ ወይም ደግሞ ወቅቱን በጠበቀ አይነት ሁኔታ በጋ ሲሆን ሙቀት እንደሚኖር በማሰብ ከፍ ያለ ደግሞ የፀሀይ ብርሃን እንደሚኖር በማሰብ ብዙም ማይከብዱ ለሰውነታችን ቀለል የሚለው አይነት ልክ እንደ ቲሸርት ቱታ አይነት ልብሶችን የምንለብስ ከሆነ አንቸገርም። በተመሳሳይ ጫማም ቢሆን የነጠላ ጫማ አይነት ቀለል ያሉ ልብሶችን ነው ብንለብስ የሚመከር ይመስለኛል። ያ ከሆነ ከጤናማ አንፃር ከብዙ ነገርም አንፃር ብዙም ሳንጎዳ ቀለል ባለ ሁኔታ ጊዜውን ማሳለፍ እንችላለን ብዬ አስባለሁ። እና እንዳልኩት አብዛኛውን ጊዜ ለማድረግ የምሞክረው ነገር ወቅቱን ያገናዘበው ወይም ወቅቱን የጠበቀ አለባበስ ለመልበስ መሞከር ነው። ከጤናማ አንፃር ከብዙ ነገር አንፃር ያ በጣም ጥሩ ነው ብዬ አስባለሁ። እና ከጤና አንፃር በተለይ ይሄ ነገር በደንብ ይጠቅማል ብዬ አስባለሁ ለማድረግ የምሞክረው በጣም ትልቁም ነገር ይሄ ነው ማለት ነው።

እሺ ስለ ቅርብ ጓደኛዬ ለመንገር ያህል እንግዲህ የቅርብ ጓደኛዬ ስም ናትናኤል ይባላል። በጣም የምወደው ብዙ መልካም ባህሪ የለው ጓደኛ ነው ያለኝ ብዙ ነገር እንረዳዳለን ጓደኛ ማለት ለኔ ወንድም ነው። ጓደኛ ማለት ቤተሰብ ነው ጓደኛ ማለት የስራ ባልደረባ ነው። ጓደኛ ማለት በጠቅላላው ብዙ ነገር ማለት ነው ስለዚህ እንደ ጓደኛ። ብዙ ነገሮችን አብረን አሳልፈናል ብዙ ቦታዎች ላይ ተገኝተናል። ብዙ ጥሩ ጎኖችን አይተናል ብዙ መጥፎ ጎኖችን አይተናል። ብዙ ጊዜ ተጣልተናል ብዙ ጊዜ ታርቀናል እና ግን ትልቁ ነገር የሚመስለኝ በዚህ ሁሉ ሁኔታ ውስጥ አንዳችን ለአንዳችን እናስባለን። አንዳችን ለአንዳችን መልካም እንመኛለን እና በነዚህ ሁኔታዎች ውስጥ አንዱ ለአንዱ ስለመሻሻሉ ስለማደጉ ስለ ነገ ህይወቱ ስለ ቀጣይ ነገር በሙሉ ያስባል እና ከዛ ነገር ጋር ተያይዞ አንዳችን ለአንዳችን በጣም መልካም ነን። ስለዚህ ጓደኛ ማለት ለኔ ያው እንዳልኩት ወንድም ማለት ነው። እንደዛ አይነት ጓደኛ አለኝ ብየ አስባለሁ ወንድም የሆነ ጓደኛ። እንረዳዳለን እሱ ያለበት ያው የስራ ሙያ እና እኔ ያለሁበት የስራ ሙያ አሁን ላይ አይገናኝም ወይም ተመሳሳይ አይደለም ነገር ግን በሚያገናኙን አጋጣሚዎች በሙሉ በምናወራባቸው ሰአቶች በሙሉ ሁሉም ነገር አይቀርም። ጨዋታው አይቀርም ቀልዱ አይቀርም መተራረቡ አይቀርም በተመሳሳይ ደግሞ መከባበር አለን መዋደድ አለን። አንዳችን ለአንዳችን መልካም ማሰብ የሚባል ነገር አለ እና ያንን ሁሉ ነገር አንዳችን ለአንዳችን ስለምናደርግ ያ ጥሩ ጓደኝነት ነው። እንግዲህ እስካሁንም ያስቀጠለን ብዬ አምናለሁ ወደፊትም ደግሞ ወዳጅ ሆነን ወንድምና ወንድም ሆነን ብዙ እንደምንቀጥል አምናለሁ። በዚህ ሁኔታ እንግዲህ ቀጣይ ህይወታችንንም እናሳልፋለን ብዬ አስባለሁ እና። ለኔ ጓደኛ ማለት እንዳልኩት ወንድም ጓደኛ ቤተሰብ መሆን የሚችል ማለት ነው። ያም ደግሞ ብዙ ይረዳኛል ብዙ እረዳዋለሁ ብዙ ይሻሻላል ብዙ እሻሻላለሁ ብለን አንድ በአንድ እየተጋገዝን እያንዳንዱን ነገር በሰላምና በፍቅር እያለፍን እምናሳልፍበት ነው ማለት ነው ስለዚህ። አንድ ሰው ጓደኛ ሲመርጥም አንድ ማየት ያለበት የሚመስለኝ ነገር እሱ ነገ ከነገ ወዲያ ሊኖረው የሚመኘው ህይወት ከህልሙ ጋር የሚገናኘው ሰው ነው ወይ ምክንያቱም? አንዳንድ ጊዜ በሆነ አጋጣሚ ጓደኝነት ይጀመር እና ግን የምንሄድበት መንገድ ልክ ስለማይሆን ብዙ ጉዳቶች ውስጥ ብዙ ነገሮች ውስጥ ሊከተን ይችላል እና ከዛ ነገር አንፃር በደንብ ጥንቃቄ መውሰድ ያለብን ይመስለኛል። ጓደኛ ስንይዝ ጓደኛ ስንመርጥ ምን አይነት ጓደኛ እንደምንይዝ ከምን አይነት ጓደኛ ጋር እንደምንውል? ያ ሰው ለኛ የሚጨምረው ነገር ምን እንደሆነ ምክንያቱም። ጥሩ ጓደኞች እንዳሉን የሚያሻሽሉን ጓደኞች እንዳሉ አብረውን የሚያድጉ ጓደኞች እንዳሉ ሁሉ በዛው ልክ ደግሞ የሚጎዱን የሚያሳንሱን ወደ ሶስ ወዳልተገባ ነገር የሚከቱን ጓደኞች ደግሞ ሊኖሩም ይችላሉ ማለት ነው። ስለዚህ ጓደኛ ስንመርጥ የትኛውን ሰው በጥንቃቄ መሆን አለበት እኔ በዛ መንገድ ነው ጓደኛዬን ያገኘሁት ብዬ አስባለሁ። ምክንያቱም በርግጥ እኔ መርጬ ወይም በሆነ አጋጣሚ ተገናኝተን ሳይሆን ከልጅነት ጀምሮ ሳናውቀው ነበር ያ ነገር ያደገው ግን እርስ በእርስ በመግባባታችን እርስ በእርስ አብረን ጓደኛ በመሆናችን ከብዙ ሰው ጋር እንግዲህ የማይቀጥል ጓደኝነት ወይም ጥብቅ የማይሆን ጓደኝነት። በእኔና በእሱ መሃል ግን ቀጥሎ አሁን ያለንበት ከልጅነት ጀምሮ አሁን እስካለንበት እስከ እውቀት ድረስ ደርሶ እንተጋገዛለን እንረዳዳለን ጊዜ ባይኖረን እንኳን አንዳችን ለአንዳችን ባገኘነው ሰዓት እንገናኛለን እናወራለን እንመካከራለን ስላለንበት ሁኔታ እናወራለን። ይሄን ይመስላል እንግዲህ ስለ ጓደኝነት እና ስለ ጓደኛዬ ናትናኤል የማወራህ ነገር ይሄን ይመስላል ማለት ነው